በዚህ ስራ ለምን ያህል ጊዜ ሰርተሃል? ትንሽ ትንሽ ደቂቃ እያደረጉ ነው እንጂ ለብዙ ብዙ ቀናት ነው መስራት የጀመርኩት ወደ አራት ሰዓት ከሃምሳ አካባቢ ሰዓት ሰርቻለሁኝ። እንትኑ የሪከርዱ ያመጣው ኮይን። ኖርማሊ እኔ ረዛ አሁን ከሆነ ቀናት በኋላ በትንሹ ሶስት ደቂቃ አራት ደቂቃ ስለሆነ ሪከርድ የማደርገው ኮይኑ ትንሽ ነው። የሄደው ሰዓት ግን ብዙ ደቂቃ ነው ብዙ ሰዓት ነው። አንዳንዴ ብዙ ኮይን ኖሮ ትንሽ ሰዓት ሊኖር ይችላል። ብዙ አንዳንዴ ደግሞ ትንሽ ኮይን ኖሮ ብዙ ሰዓት ሊኖር ይችላል። እኔ ያየሁት ከሰአት አንግል ስለሆነ የሰራሁት ሰዓት ወደ አራት ሰዓት ከሃምሳ ዘጠኝ ደቂቃ ሄዷል።

የአካል ብቃት እንቅስቃሴ ብዙ ጊዜ አላደርግም። ሰዓት ያለመመቻቸት እና ደግሞ ለእንቅስቃሴ የሚሆን ሞራል። ስለሌለኝ በዚህ ጊዜ የአካል ብቃት እንቅስቃሴ አላደርግም የአካል ብቃት እንቅስቃሴ። ለሰው ልጅ በጣም ጥሩ ነገር ነው እድሜ በቶሎ ማርጀት ይከላከላል። ለጥቃቅን በሽታዎች መጋለጥ የሰውነት ደካማነትን አቅመ ቢስነትን ስለሚከላከል የአካል ብቃት እንቅስቃሴ ማድረግ እጅግ በጣም ጥሩ ነገር ነው። ግን በእውነቱ እኔ ብዙም የአካል ብቃት እንቅስቃሴ ማድረግ ልምዱ ለይ አይደለሁም። ማደርግ ይመስለኛል ወደፊት እንደውም ረዘም ያሉ ስፖርት ስራዎችን የምሰራና የምንቀሳቀስ ይመስለኛል። እስቲ እንግዲህ እንደ እግዚአብሔር ፈቃድ ነው እግዚአብሔር ነው ሁሉንም ነገር የሚያከናውነው እድሜ የሚሰጠው ሀይል ብርታት የሚሰጥ እሱ ነው። እንግዲህ እሱ እንደሱ ፈቃድ እስኪ እሞክራለሁ። ለረጅም ሰዓት ባይሆንም ትንሽ ትንሽ ጠዋት ጠዋት ስነሳ ለመስራት እሞክራለሁ

ስራዬ ብዙ አድካሚ የሚባል አይነት አይደለም አንዳንዴ ስራዎች ሲለመዱ ቀላል ይሆናሉ። እንደተጀመሩ በጣም አድካሚ የነበሩ ስራዎች ሰው እየለመዳቸው ለስራው ሲመጣ ለስራው ፍቅር ይኖረዋል ለስራው መነሳሳት ይኖረዋል። በተቃራኒው ደግሞ አንዳንዴ በተቃራኒው ይሆናል እጅግ ለመስራት ጉጉት ያለው ሰው እንደገባ ስራዎቹ በቀላሉ ሊቀበሉት ይችላሉ እየቆየ ሲሄድ እየቆየ ሲሄድ ግን ያስቸ በጣም እየተሰላቸ ለመስራት ሰዓቱ አንዱ ቀን ሁለት ቀን እየሆነበት እየረዘመበት የሚሄድ አጋጣሚ አለ። እኔ እንኳን በየለመድኩ በሄድኩ ቁጥር ሲኒየር በሆንኩ ቁጥር ለስራው ቅርብ እና ጎበዝ እየሆንኩ ስለመጣሁኝ ብዙም ያን ያክልህ አድካሚ ስራ አይደለም አያደክመምም ማለት አይቻልም። በርግጥ እኔ ብዙ ጊዜ እንትን የምለው የጉልበት ስራን ነው አድካሚ የምለው እና ከጉልበት ስራ ጋር ብዙ የሚገናኝ ነገር ስለሌለው ጭንቅላት ስራ ነው ጭንቅላት የሆነ ሰዓት የሚያዝናኑት የሚያሳርፉት ነው። ቀጥሎ የትኛውንም አይነት ስራ መስራት ይቻላል ግን ለረጅም ሰዓት መቆየት ትንሽ የህሊና አለማረፍ የህሊና ድካም ድክመትን ያመጣል። ከዚህ ከዚህ አንፃር ስራዬ ይሄን ያክል ላይ እንትን የሚባል አይደለም በጣም የሚማረርና የሚፈሩት የሚሳቀቁት አይነት ስራ ስራ አለ ብዙም አድካሚ አይደለም

ለስራ አዎ የምጓዝበት ጊዜም አለ ታክሲ የምጠቀምበት ጊዜም አለ። አንዴ ምን ያዳመጥኩኝ የሆነ ጥናት ቀርቦ ነው። እና የሰውነት ጤናቸው በሽታን የመቋቋም አቅማቸው በሳይክል የሚሄዱት እና በእግር የሚሄዱት በሞተር እና በሌሎችም አካል እንቅስቃሴ ሳይደረግባቸው ዝም ብሎ ከሚሄዱት በብዙ እጥፍ የተሻሉ የተሻሉ ናቸው የሚል መረጃ አግኝቼ በጣም ገረሞኝ ነበረ። እና ከዛ የተነሳ አንዳንዴ እስኪ ራሴን ልፈትነው ራሴን ቼክ ላድርገው በሚል የሰራ ለስራ ረጅም ሰዓት ባይሆን እጓዛለሁ። ግን ረጅም ሰዓት የሚያስጉዙ ሁኔታዎች አሉ። አንዳንዴ እንደዚህ መንፈሳዊ ጉዞዎች ሲሆኑ አራት ሰዓት ሶስት ሰዓት የመጓዝ አጋጣሚ ሊኖር ይችላል። እንጂ ለስራ ያን ያክል የምጓዘው እንትን የለኝም። በጣም ቢበዛ ሃያ ሰላሳ ደቂቃ ነው። ልሄድ የምችለው እጅግ በጣም ቢበዛ ከዛ ውጪ ግን። ያም ሙሉ ከቤቴ ተነስቼ እስከ ስራ ቦታ ድረስ ስሄድ ነው ይሄን የማደርገው እንጂ። ይሄን ያክል እንትን ሆኖኝ አይደለም። በቅርቡ ታክሲ ማግኘት እችላለሁ።

እንደ ሁኔታውና እንደ አየር ንብረቱ ነው። ወደ ስራ ለመሄድ ቀዝቃዛ ከሆነ ጃኬት ሙቀት የሚሰጡ አይነት ልብሶችን በጥቅሉ እለብሳለሁ። ሞቃት ደግሞ ከሆነ ቀላል ልብሶቼን ሞቃት የሌላቸውን በቀላሉ ንፋስ ማግኘት የምችልባቸውን አይነት ልብሶች እለብሳለሁ። አንዳንዴ እንትን ሁሉ ላልጠቀም እንችላለን የስራ የኔ ፎረም ብዙ ጊዜ እንትኖች ብዙ ፋብሪካዎች ድርጅቶች የራሳቸው ሆነ ዩኒፎርም አላቸው የስራ ልብስ አላቸው። ከዛ አንፃር እኔ ብዙ እንግዲህ እንደዚህ አይነት ነገር የመጠቀም ልምድ አለኝ።

በመስመር ላይ ሙዚቃ አልሰማም። ምክንያቱም እኔ መስመር ላይ ስሄድ ብቻዬን ከሆንኩኝ አንዳንድ ነገሮችን እያሰብኩ እያሰላሰልኩ ልጓዝ እችላለሁ። ሰው ጋር ከሆንኩ ደግሞ ለዛ ሰው ትኩረት መስጠት ስላለብኝ ከሰውየው ጋር አንዳንድ ነገሮችን እያወራሁ ነው እንጂ የሚሄደው መስመር ላይ ሙዚቃ አላንዳምጥም። እኔ በነገራችን ላይ መጥፎ ተሞክሮ ከሚባሉት ውስጥ መስመር ላይ ኤርፎን እንትን ብሎ ሰክቶ ወይ ሄድፎን ለብሶ ሙዚቃ እያዳመጡ እንደ እብድ እየተንቀሳቀሱ እየተወዛወዙ መሄድ በጣም ደስ የማይለኝ ነገር ነው። የሀገራችንና የማህበረሰባችን ባህልም አይደለም። መስመር ላይ ሲሄዱ እንዴት ዋልክ እንዴት አደርክ እየተባባሉ ሰላምታ እየተለዋወጡ መሄድ ነው እንጂ እንዲሁ ዝም ብሎ መንፈራገጥ እንትን ትርጉም ያለው መስሎ አይታየኝም። ያ ይሄ ነገር ሰውን ምን ወደ ምንነት ይቀይረዋል? ወደ ነዝላልነት ምንም ትኩረት የሌለው አይነት ሰው ወደዚህነት ስለሚቀይረው። ሰው በጊዜው በሰአቱ በሰአቱ በነገራችን ላይ እንዲህ በሚያደርግበት ጊዜ ለሙዚቃው ለራሱ ትኩረት አይሰጠውም ምን ብሎ እንደሚዘፈን ለራሱ የዘፈኑ ምን ማለት ፈልጎ ነው በዚህም ዘፈን ምን ማስተላለፍ ፈልጎ ነው። ሁሉ ላይል ብሎ ስለማያስብ ትኩረት ስለማይሰጠው ትኩረት እንዲሰጠው ግዴታ። ቁጭ ብሎ በስነ ስርዓት በሚያዳምጥበት ሰዓት ወይንም ሜይ ቢ መኪና ውስጥ እየሄደ ከሆነና ብቻውን ከሆነ እንቅልፍ ወይ እንደዚህ አይነት ነገር ሊመጣው ከሆነ ያለው መቆጣጠር ከሆነ ነው። እንጂ እንደው ዝም ብሎ መስመር እየተጓዙ እንደ እብድ እያዳመጡ መሄድ። ያን ያክል እንትን አይደለም እኛ ሀገር የተለመደው ሰላምታ እየተለዋወጡ በፈገግታ እጅ እየተጨባበጡ መሄድ ነው። እንጂ እንደዚህ አይነት ዝም ጋጥወጥነት መዝለል መንፈራገጥ ምናምን እነዚህ ነገሮች ብዙም አልተለመዱም።

በመሰረታዊነት ለስራና ለአንዳንድ ጉዳዮች የምጠቀማቸው መሳሪያዎች አሉ። በሀገራችን መሳሪያ ግን ጥይቱንም መሳሪያ እንለዋለን። ለመጻፍ የምናገለግለውንም ለምሳሌ ስክሪብቶ አሁን ከጽህፈት መሳሪያዎች አንዱ ነው እና በዚህ ልክ ይሄ ተተኳሽ ነገሮችን ከሆነ የትኛውንም አይነት መሳሪያ አልጠቀምም። ሌላ በሌላ አንግል ግን ለምሳሌ ለመጻፍ ከሆነ ብእር እጠቀማለሁ ብእር ወይም እስክሪፕቱቶ ብለን የምንጠራውን እጠቀማለሁ። ለሌላ ደግሞ ለምሳሌ ለሶሻል ሚዲያ መጠቀሚያ ከሆነ ለኢንተርኔት ለሌሎች ለሌሎች ስልክ እጠቀማለሁ። ለስራ ጉዳዮች ስራ ለማከናወን የቢሮ ስራዎችን ለማከናወን ላፕቶፕ እና ዴስክቶፕ እጠቀማለሁ። ከዚህ ከዚህ አንፃር የምጠቀማቸው እንትኖች በጣም ብዙ ናቸው የምጠቀማቸው መሳሪያዎች። እንደ አንድ አስፈላጊነቱ መጠቀም እንደፈለጉት ጉዳይ የሚወሳን ስለሆነ ይሄንን ለዚህ ያንን ለዚህ ብዬ አልመድበውም። ብዙ አይነት መሳሪያዎች ስላሉ ማለት ነው

አዎ እንደገና ጥቅም ላይ አውላለሁ ሪዩዝ ወይም ሪሳይክል የሚባለው ነገር በጣም አስፈላጊ ነው። ብዙ ጥቅሞች አሉት። በነገራችን ላይ ይሄን ማድረግ እንደገና ጥቅም ላይ ማዋል አንደኛ ተረፈ ምርቶች ወይም ደግሞ አገልግሎት የሰጡ ነገሮች አካባቢውን እንዳይበክሉ ማድረግ ሲሆን ሁለተኛው ደግሞ ከብዙ ወጪ መገላገል ነው ከብዙ ወጪ ያድናል። ከዚህ የተነሳ እንደገና ጥቅም ላይ ማዋል እንደገና ለአገልግሎት ክፍት ማድረግ ለአግልግሎት ዝገጁ ማድረግ እጅግ በጣም ጠቃሚ ነው። ይሄ ብቻ አይደለም ጥቅሙ ለምሳሌ አንድ ሰው የተለያዩ እቃዎችን የተለያዩ ምርቶችን ለምሳሌ ብረታ ብረት ብረታ ብረትን ብንወስድ ብረታ ብረት የሚሰራ ድርጅት ብረት ዋናው ምንድ? ሚኒራሉ ማዕድኑ ሊያልቅ ስለሚችል ያለው ለምሳሌ አሮጌ ቆርቆሮ መልሶ አገልግሎት ላይ ማዋል ጎማም እንደዚሁ አሮጌ ጎማን አቅልጦ እንደገና ሌላ አገልግሎት እንዲሰጥ ማድረግ። ለትውልድ ያን ማዕድን ለትውልድ ሪዘርቭድ ሆኖ እንዲቀጥል ማድረግ ሁሉ ስለሆነ እንደገና መጠቀም በየትኛውም ድርጅትም መመከር ያለበት ነገር ነው። በጣም በጣም ተረፈ ምርቶችን ለራሱ ለሌላ አገልግሎት እንዲውሉ ለምሳሌ ሸንኮራ ስኳር ፋብሪካ የሚሰራ ሰው። ሸንኮራ አገዳውን ይጠቀመዋል መጀመሪያ ከዛ ስኳሩን ፈሳሹን ፈርት መጥቶ ከወሰደ በኋላ ጨምቆ ካስወጣ በኋላ የሚቀጥለው ምንድንነው የሚሆነው? ገለባው ነው ገለባውን ደግሞ ለኃይል ማመንጫነት ይጠቀመዋል። ስለዚህ በዚህ መካከል ምንም አልተፈጠመ ምንም ተረፈ ምርት የለም አካባቢ የሚበክል ነገር የለም። በሁለቱ በበሸ በሸንኮራ አገዳ እና ከመጣጩ ጋር በተያያዘ ሌላው ደግሞ የሚወጣ ውሃ አለ። ከቦይለር ምናምን የሚወጡ ውሃዎች አሉ። እነዚህ ደግሞ ሁለት ሶስት ታንኮችን ማዘጋጀት እና የማጣራት ሂደት ማድረግ በኬሚካል የማከም ነገር ወደ አካባቢው ከመለቀቃቸው በፊት የማከም ነገር ማድረግ። ራስን መጠበቅ ነው። ለም እኔ አሁን አንድን ሰው አንድን ጉዳይ ለራሴ ብዬ ስሰራ ሌላውን ሰው እጠቅመዋለሁ። ሌላውም ሰው ራሱ ብሎ ሲጠ ሲሰራ ሌላውን ይጠቅመዋል። እና እኔን ይጠቅመኛል እና ጉዳዮችን እቃዎችን ምርቶችን እንደገና መጠቀም እንደገና ጥቅም ላይ ማዋል። በሶስት ዋና ዋና ጥቅሞች አሉት። የመጀመሪያው ጥቅሙ ማዕድኑ ያላግባብ እንዳያልቅ ያላግባብ እንዳይባክን ያደርገዋል። ሁለተኛው የአካባቢ አየር ንብረትን እንትን ይላል። ባላንስድ ያደርጋል። ሶስተኛው ደግሞ ኢኮኖሚካሊ የ ምንድንነው? በገንዘብ ትርፍ ብዙ ወጪን ይቆጥባል።

በቤት ውስጥ የተለያዩ እቃዎች አሉ ቤት ውስጥ የቤት እቃ የሚባለው ማሟላት ያለባቸውን እቃዎች በሙሉ ያሟላ ቤት ነው ያለው ያለኝ ወንበሮች አሉ። ለራት መመገብያም የሆኑ የተለዩ ወንበሮችና ጠረጴዛዎች አሉ። ለቤተሰብ ቁጭ ብለን ተሰብስበን የምናወራበት የምንጫወትበት ደግሞ አለን። ሌላ እንትኖች አሉ የቤት እቃዎች አንድ የማብሰያ ቤት ማሟላት ያለባቸው ድስት ስቶቭ እነዚህ እነዚህ ነገሮች ማንኪያ ሹካ የሽንኩርት መሰልሰያ እንደዚህ አይነት ነገሮች አሉ። ሌላው ደግሞ የምኝታ ቤት ማሟላት ያለባቸው እቃዎች አሉ እነ ቁም ሳጥን እና አልጋ እነዚህ እነዚህ አይነት ነገሮች አሉ። ቤት ውስጥ በአጭሩ አንድ ቤት ማሟላት ያለበትን እንደ ቴሌቪዥን እንደ ፍሪጅ እንደዚህ ነገሮች መሟላት ያለበትን በሙሉ ያሟላ ቤት ነው ያለኝ እና ቤቴ ውስጥ በጣም ብዙ እቃዎች አሉ። ለምሳሌ አንድ የ የሻወር ቤት መሟላት ያለባቸው ነገሮች አሉ አይደለ የሻወር ልብስ ስቲም እነዚህ ማሞቂያዎች ኤርስቶን እንደዚህ አይነት ነገሮች ያሉበት ስለሆነ እቤቴ ሙሉ ነው ብዬ ማውራት እችላለሁኝ በኮንፊደንስ ማለት ነው።

አይ የጎረቤት ድምጽ አልሰማም። ድንገት እንደው በጣም ከፍ ባለ ጩኸት ወይ ደግሞ አዳጋ አጋጥሞ ካልሆነ በቀር የሚያረባብሽን ድምጽ የለም። ምክንያቱም ቤታችን በመካከል ያለው ግድግዳ ድምጽ ማሳለፍ የማይችል ነው። በዛውም ላይ ደግሞ ከእኔ ቤት ወጥቶ እዛ ቤት አይደርስም። መሃል ላይ ክፍተት አለ ስለዚህ በአጥር የተለየ ነው በዚህ መካከል ድምጽ ማለፍ አይችልም። ግን ችግር ኖሮ ከፍተኛ ጩኸት ከሆነ ይሰማኛል። አዎ አንዳንዴ ኮንዶሚኒየም ዙሪያ አካባቢ የሚኖሩ ሰዎች የጋራ መኖሪያ ቤቶች ላይ የሚኖሩ ሰዎች ይረባበሻሉ በጣም እንደዚህ አይነት ጉዳይ። ከላይ ያለ ሰው ቡና እና ሌሎችን ጅስ ሲፈጭ ከጎን ያለ ሰው ሚስቱ ጋር አልባሌ ነገር ሲያወራ መረባበሽ ነገር ሊኖር ይችላል። ከዚህ ከዚህ አንፃር የኛ የጸዳ ነው ይሄ ባይኖር ጥሩ ነው። መራበሹ ባይኖር ትኩረት የሚስብ ነገር ነው። ሌሊት ተነስቶ የሚጮህ አይነት ሰው ከሆነ ሰውየው በነጻነት መተኛት አይችልም። ከዚህ አንፃር በእውነቱ ነገር መስተካከል ያለበት ነገር ይሄ መረባበሽ የሚባለው ነው። ግድግዳዎች ለራሱ ይሄንን መቋቋም የሚችሉ ሆነው ቢሰሩና ትንሽዬ እንኳን ትንሽ ትንሽ ቤት ውስጥ የምትወራ ሚስጥር ማለፍ እስክትችል ድረስ የሆነ ቤት ካለ ይሄ በጣም ሪስክ ውስጥ ነው። ሌላ ችግር ውስጥ ነው ያለው መሆን የለበትም መስተካከል ያለበት ጉዳይ ነው። ብዬ አስባለሁኝ።

በየትኛው መተግበሪያ መልእክት ትልካለህ የሚለው ጥያቄ በጣም ብዙ ማስወራት እና ብዙ ማናገር የሚችል ሰፊ ጥያቄ ነው? እኔም አሁን የምጠቀማቸው ለምሳሌ እንደ መልእክት መላላኪያ ኤስኤምኤስ ሚሴጅ አለ። ሁለተኛው ደግሞ ከኢንተርኔት ጋር በተያያዘ ሚልኩ የመልእክት መላላኪዎች አሉ። እነ ዋትሳፕ አለ ቴሌግራም ቲክቶክ ቴሌግራም አለ ኢሜል አለ። እነ ቫይበር አሉ ቡቲም አሉ እነዚህ ሁሉ አሉ። ከእነዚህ ውስጥ እኔ እኔ የምጠቀማቸውን ብቻ ነው በነገራችን ላይ አሁን የተናገርኩት ከዚህም በላይ ሊኖሩ ይችላሉ። ሚሴንጀር አለ እንደዚህ ነገሮች ብዙ ጊዜ የምጠቀመው ዋትሳፕ እና ቴሌግራም ኢሜል እነዚህ ሶስቱ በጣም የለመድኳቸው የመልእክት መላላኪያዎች ናቸው። ከኤስኤምኤስ በተጨማሪ ማለት ነው። ኤስኤምኤስ ትንሽ ነገር ነው የሚልከው እነዚህ ግን የመልእክት መላኪያዎች ትላልቅ ቪዲዮዎችን መላክ ይቻላል ረጅም ጽሁፍ መላክ ይቻላል። ከዚህ የተነሳ ደግሞ ለምሳሌ አሁን ምንድነው? ድንበር የማይገድባቸው ለምሳሌ በኤስኤምኤስ ከዚህ ኢትዮጵያ ቁጭ ብዬ አሜሪካ ልላክ ብል ብዙ ሰዓት ብቻ አይደለም ማለት ብዙ ቻርጅ ብቻ አይደለም እንትን ሚለው ፌል ሁሉ የማድረግ እድል ሊኖረው ይችላል። ብዙ ጊዜ ብዙ ካርድ ይቆጥራል የመጀመሪያው የመጀመሪያው እንትን ረጅም በጣም ብዙ ዋጋ ያስከፍለኛል። ሌላው ደግሞ ዴሊቨሪው ለራሱ ቶሎ አይቶ የመመላለሱ ጉዳይ አስቸጋሪ ነው የሚሆነው። ከዚህ የተነሳ የምጠቀማቸው ዋትሳፕ እና ቴሌግራም ኢሜል ኢሜል በተለይ መስሪያ ቤቶች ጋር በቃ ድርጅቶች ጋር ምጻጻፍ ከሆነ ደግሞ ኢሜል ነው የምጠቀመው። ብዙ ብዙ የኢትዮጵያ ማህበረሰብ ለስራ ቅጥር ወይ ደግሞ ለሌሎች ጉዳይ ማስፈጸሚያዎች ከሆኑ በኢሜል ነው የሚገቡት።

ዝናብ ሲዘንብ የማደርጋቸው ነገሮች አንደኛው ጃንጥላ መጠቀም ነው። ሁለተኛው መኪና ነው መኪና መጠቀም በጣም እንትን የሌለው አማራጭ ነው። ብዬ በዚያ መካከል ምንም ጥላ አልተቀምም። እግሬ የመበሰበስ ምናምን እድል ስለሚኖረው ብዙ ጊዜ መኪና እጠቀማለሁ እስከ መኪናው እና ከመኪናው ወጥቼ ቤት ስገባ ግን የምጠቀመው ጃንጥላ ነው። መኪኖችን ዝናብ በሚዘንብ ጊዜ የፊት መስታወት የሚጠርግ አለ ያንን እየተጠቀምኩ በስነ ስርዓት እንቀሳቀሳለሁኝ። ከዛ በተጨማሪ ብዙ ጊዜ ዝናብ ሲዘንብ ላለመንቀሳቀስ ቤቴ ቤቴ ቁጭ ብዬ የግል ስራዎችን አልያም ቢሮ ቁጭ ብዬ የቢሮ ስራዎችን ለመከወን እንትን እላለሁ አስባለሁ

መካከለኛ ፍጥነት ነው ይሄን ያክል እንጂግ በጣም ትልቅ ፍጥነት አለኝ ብዬ አላስብም። ግን በጣም ደግሞ ቀርፋፋ አይደለሁም። የልምድ ውጤት ነው። ብዙ ጊዜ የሚተይብ ሰው ብዙ ጊዜ ከትየባ ጋር የሚውል ሰው። በቀላሉ መተየብ ይችላል። የሚተየብባቸው እንትኖች የት? እንዳሉ በቀላሉ ማወቅ ይችላል

ሽቶ አንዳንዴ እጠቀማለው። ብዙ ጊዜ ግን አልጠቀምም። ሽቶ ለአፍንጫዬ የሚከብደኝ ከሆነ ላተነፋፈስ የሚያስቸግረኝ ከሆነ እተወዋለሁ ግን ብዙ ጊዜ ደግሞ እንትን የማይል ከሆነ የማይረብሸኝ አይነት እቃውን እና የሰዎችን ስሜት በጣም የማይቀይር ከሆነ አንዳንዴ በጣም ኢሌጋል የሆኑ ሽቶዎች አሉ። ሶ በሩቅ እያለፈው በዚህ በዚህ እገሌ አለፈ እስከመባል ድረስ የሚያደርሱ መጥፎ ሽቶዎች ሊኖሩ ይችላሉ። እንደዚህ አይነት ሽቶዎችን እኔ ፈጽሞ እጠላለሁ። የሰውን ትኩረት ለመሳብ በተለይ ሴቶች ወንዶችን ለማማለል፥ ወንዶችም ሴቶችን ለማማለል የሚጠቀሟቸውን አይነት ሽቶዎች ብዙም እንትን አልልም፤ ከመረበሽ ውጪ የተለየ እንትን የላቸውም። ግን ኖርማሊ ከሰውነት ጠረን ከሚወጣ ጠረን ከፍ ያሉ ሚሻሉ ያንን ለምሳሌ- ስራ የሚበዛበት ሰው፥ የሚንቀሳቀስ ሰው በመገጣጠሚያዎቹ አካባቢ በሚፈጠር ፍትጊያና ላብ የሆነ ሽታ ሊፈጥር ይችላል። ወይም ደግሞ ታጥቦ የቆየ ልብስ የሚለብስ ከሆነ የሆነ ትንሽዬ የሆነ ሽታ አለውና ያን እንደ ኤር ፍሬሸር የምጠቀመው አይነት ከሆነ ሽቶን እጠቀማለሁ እንጂ ከዚህ ከፍ ባለ ይሄን ያክል ሽቶ ተጠቃሚ አይደለሁም ያን እንትንም የለኝም እውቀቱ፤ የትኛው ሽቶ ጥሩ ሽታ አለሁ የትኛው ሽቶ አንዳንድ ሰዎች ኡ ይሄ የፈረንሳይ ሽቶ ነው። በጣም ታዋቂ ነው፤ ምናምን ሊሉ ይችላሉ። እኔ ግን እንደዚህ አይነት እውቀት የለኝም። ምንም የጠለቀ የሽቶ እውቀት የለኝም። ቢሆንም ግን ትንሽ ቀለል ያለ ሽቶ፥ ቶሎ የሚጠፋ ሽታው ከሰውነቴ ላይ ብዙ አመት ከሰውነቴ ላይ ብዙ ቀን ተጣብቆ የሚቆይ አይነት ሳይሆን፤ ብዙ ሰዓት የሚቆይ ሳይሆን እንደው የምለው አየሩን ሪፍሬሽ ለማድረግ ሰው እንትን ሲል ድብርት ውስጥ የማያስገባኝ አይነት ነገር ለመጠቀም እሞክራለሁኝ

ቤቴን በብዙ ጊዜ ማጸዳው እኔ አይደለሁም ሌላ ሰራተኛ ስላለ ግን እንደ መቆሸሹ መጠን ነው። አንድ ጊዜ ብቻም ሊፀዳ ይችላል ከዛም በላይ ሊፀዳ ይችላል እንደ ቤቱ ንጽህና ነው። አሁን በተለይ ይሄ የሴራሚክ ቴክኖሎጂ ከመጣ በኋላ አቤት በ በ እጅግ በጣም ዘመናዊ በቅንጡ በቅንጡ ጨርቆች መሸፈን ስለተጀመረ ብዙም የመሬት የቤት ጣራ የቤት ወለል ይሄን ያክል አይቆሽሽምና ከዚህ የተነሳ ብዙም ጊዜ አለማፅዳት ለማጽዳት እንትን የሚል አይደለም ብዙ ጊዜ ንጹህ ነው ሚሆነው ከዚህ በተጨማሪ ግን አንዳንዴ ምግብ ከተበላ በኋላ የመፀዳት በጣም አንዳንዴ የመፀዳት እድል ያጋጥመዋል። ከዚህ በተጨማሪ ህፃናት ሚውልበት ቤት አይነት ከሆነ የግዴታ በቀን መፀዳት አለበት ምክንያቱም ሌላ ቢቀር ህፃናት ጨርቆችን እንዳልሆኑ ምንጣፎችን እንዳልሆኑ ሊያደርጓቸው ይችላሉ። ውሃ የመፍሰስ እድል ሊኖረው ይችላል እንደዚህ እንደዚህ ነገሮች ሊኖር ስለሚችሉ ቤት የማፅዳቱ ጉዳይ እንደሁኔታው ሚወሰን ነው።

መስታወት ብዙ ጊዜ አልጠቀምም በእውነቱ ነገር በጣም ብዙ ጊዜ መስታወት መጠቀም ራስህን እንደጣኦት እንደማየት ነው የምቆጥረው ኖርማሊ ፊት ላይ ምን አለ፣ ከስራ ጋር በተያያዘ ሰውነቴ ልብሴ ላይ ምን አለ የተ ቆሻሻ ነገር ይሄን ለማንሳት ካልሆነ በቀር እየተኳሉ እየተቋቁ እየተኳኳሉ እየተቀባቡ ጸጉርን እያስተካከሉ መስታወት ላይ ተገትሮ መዋል ብዙም ያን ያክል ትርጉም አይሰጠኝም።

ሰው እንደ ፍላጎቱ ነው እኔ የምወደው ሽታ እንደ ሃይማኖታዊ ልምድ የመጣ ስለሆነ የጣን ሽታ በጣም እወዳለሁ። ከዚህ በተጨማሪ ሰው ብዙ አይነት የሽቶ ሽታዎች ሊመርጥና ሊወድ ይችላል። አሁን እንደ ሰው እንደ ሰው ፊሊንግ ነው የአበባ ሽታ ደስ የሚለው ሰው አለ። ሌሎችም የሽታ አይነቶች ትርጉም የሚሰጡት ስሜቱን የሚያድሱለት አይነት ሰው ሊኖር ይችላል። እኛ ግን አብዛኛውን ጊዜ አስተዳደጋችን በክርስትና ህይወት ስለሆነ የእጣን ሽታን እያሸተትን እያደገውን ልጆች ስለሆንን ብዙ ጊዜ ደስ ይለናል። መንፈሳዊን መነቃቃት መንፈሳዊ ተመስጦን የሚያመጣልን የእጣን ሽታ ነው።

በጣም ደስ የሚለኝና ኢንተረስቲንግ የሆነ ጥያቄ ነው። አሁን የመጣልኝ። በዚህ ዙሪያ ለረጅም ሰዓት ማውራት ይቻላል። በአምስት ደቂቃ ሁሉ ላይወስነው ይችላል ጾም ትጾማለህ? ለአብዛኛው ኦርቶዶክሳዊ በየትኛውም አለም ላለ ኦርቶዶክስ ነኝ ብሎ ለሚያስብ ጾም መጾም በጣም የተለመደ ነው። እንደውም ከምንበላባቸው እለቶች ምንጾባቸው እለቶችም ሊበልጡ ይችላሉ ይሄ ልማድ በሙስሊሞችም ዘንድ አለ። አረ መዳን የሚባል ወር ሲመጣ የሚጾሙበት ጊዜ አለና እኛ ግን ቢያንስ በአመት በቋሚነት ሰባት አጽዋማትን እንጾማለን። የመጀመሪያው ጾም አረቡ አርብ የሚባለው ነው ጾመ ድህነት በመባል የሚታወቀው። ሁለተኛው ደግሞ ምንድነው? ጾመ ገና የነብያት ጾም በመባል የሚታወቀው። አርባ ቀን ያክል የሚቆይ ጾም ነው። ሶስተኛ ጾመ ገሃድ ይባላል ጾመ ገሃድ ተደርቦ የሚመጡ ናቸው። ማለት ማለት የቀጣዩን ቀን ለምሳሌ ረቡ አረብ ከሆነ ረቡ አረብ ከሆነ በዛ ፋንታ አንድ ቀን ቀድሞ መጾም ናቸው። እነዚህም በገናና ለጥምቀት ነው። እንትን የሚሉት የሚጾሙት ቀጥሎ ያለው ጾመ ሁዳዴ ወይም አብይ ጾም በመባል የሚታወቀው ነው። አብይ ጾም እንግዲህ በመጽሐፍ ቅዱስ እንደተነገረው ጌታችን መድኃኒታችን ኢየሱስ ክርስቶስ ከተጠመቀ በኋላ ቀጥታ የሄደው ወደ ገዳመ ቆረንጦስ ነው። እና በገዳመ ቆረንጦስ አርባ ቀን አርባ ሌሊት ጾመ። ይህንን ጾም በማስታወስ እኛም እንጾመዋለን። ጌታችን የማስተማር ለማስተማር በይፋ ተገልጦ ማስተማር ከመጀመሩ በፊት ያደረገው ነገር ይሄ ነው። ከዚህ ቀጥሎ የሚመጣው የሐዋርያት ጾም በመባል የሚታወቀው ነው። ይሄ የሐዋርያት ጾም ከትንሳኤ በኋላ የሚመጣ ነው ሐዋርያት ለተልእኮ በሚዘጋጁበት ጊዜ ቀድሞ ያደረጉት ነገር ይሄ ነው። ሌላው የፍልሰታ ጾም ወይም ጾመ ነሀሴ ነሀሴ ውስጥ የምትጾም አስራ ስድስት ቀን አለች። ይቺን ይቺ ጾም የእመቤታችንን ትንሳኤ ለማየት የተደረገ ጾም ነው። ሐዋርያት የእመቤታችንን ትንሳኤዋን ለማየት ያደረጉት ጾም ነው። ከዚህ በተጨማሪ ምን ጾማቸው ጾሞች እንደ ኦርቶዶክስ አሁን በደንብ እየተለመደ የመጣ ጾም አለ። ጾመ ጽጌ የሚባለው ቀድሞ ቀድሞ የመለኮሳት ጾም በመባል ይታወቅ ነበረ። እመቤታችንን ስደቷን ምክንያት በማድረግ የደረሰባትን ረሃብ ጥም መከራ ለማስታወስ የሚጾም ጾም ነው። እና ጾም መጾም እንደ መንፈሳዊ በጣም ጥቅም አለው እንደ ስጋዊም ጥቅም አለው። በነገራችን ላይ ሰውነትን ማስለመድ ነው አንድን ነገር ሰው የበላውን ይመስላል ይባላል ሰው እንዲሁ ካልበላሁ እሞታለሁ የሚል አይነት ሰው ካለ የሚጾሙ ሰዎችን አይቶ እንትን ማለት ይችላል። አለመጾም በራሱ እንደ ሃይማኖት አሁን እኛ ግዴታችን ነው። ጌታ የተናገረው ይሄ ዘንቱ ዘመድ እየወጸዘን በጸሞ በጸሎት ብሎ የተናገረው። ጾም ምን ያክል ሀይል እንዳለው ስጋዊ ፈቃዳችንን ለነፍሳዊ ፈቃዳችን መንፈሳዊነታችንን እያጠናከረልን የሚሄድ እንደው ጡንቻ ፈረጠመ ጉልበቴ በረታ ብሎ አንቆ የሚጥል አይነት ሰው ሁሉ ለእግዚአብሔር የሚገዛበት ትህትና የሚለምድበት ጊዜ ነው። አብዛኛው የጾም ወራት ጾም ከስጋ ከዚህ ከመብል ከመጠጥ ብቻ መከልከል መከልከል አይደለም። ቅዱስ ያሬድ እንደተናገረው አጅ እግር አይን ሁለመናው ይፁም ይላል። ምክንያቱም ሰው ከመግብ ተከልክሎ እጁ ለጥፋት የሚሄድ ከሆነ የሰውን ንብረት ለማንሳት የሚሄድ ከሆነ አይኑ ያልሆነ ቦታ ላይ ሲያማትር የሚውል ከሆነ አፉ ሲሳደብ እየዞረ አንዱን ከአንዱ ሲያጣላ ሚብል ከሆነ ይሄ ሰው እየጾመ ነው ማለት አይቻልም። እንደውም ጾሙን እያበላሸው ነው እየጾመበት ሆዱ እየጾመ አንደበቱ ግን እየሳተ ስለሆነ ጾም ነው ብሎ ማረጋገጥ ማለት አይቻልም። ሙሉ መናገር አይቻልም መጾም ያለበት ሰው ከነዚህ ከነዚህ ሁሉ ነገሮች ጭምር ነው

የምወዳቸው ሬስቶራንቶች አጠገቤ ላይ ያሉ ናቸው በተለይ መኖሪያ ቤት አካባቢ ያሉ ሬስቶራንቶች ለአየር ንብረት ማለት አምሽቶ ለመግባት በፈለጉት ሰዓት ሄዶ ለመጠቀም ቅርብና የሚመቹ ስለሆኑ እወዳቸዋለሁ። ሬስቶራንት መጠቀም እና እቤት መጠቀም አሁን አንዳንዴ ልዩነት አለው። ግዴታ ሰዎችን እዛ ጋር መሄድ ካላስፈለገ በቀር እዛ መሄድ ግዳ አይለኝም። ብዙም ኪራይ አይሰጠኝም

ውሳኔ መስጠት። አዎ ግን ውሳኔ ስሰጥ ምን አለ ብዙ ጊዜ ውሳኔ የሚፈልጉ ነገሮች ደጋግሞ ማሰብ የሚጠይቁ ነገሮች ናቸው። እና በዚህ ሁኔታ ከሆነ ውሳኔው ምን ያሳጣኛል ምን ትርፍ ያስገኝልኛል ብዬ ከአንዴ ሁለቴ ከሁለቴም ሶስቴ በደንብ አስቤ ነው ውሳኔ የምሰጠው። እና ውሳኔ መስጠት እችላለሁ። አንዳንዴ ምን አለ ሰው በጣም ሲቸገር አያለሁ። ውሳኔ ለመስጠት በጣም ኮንፊደንስ ሲያጣ አያለሁ። ይሄ ነገር ሊፈጠር የሚችለው ከኋላ ሊመጣ የሚችለውን በደንብ አለማሰብ እና የራስህን እንትን የራስን ፍላጎት እንትን ለማለት ሲሞከር ብዙ ጊዜ ውሳኔ ላይ ሰው እንትን ይላል። ይቸገራል ውሳኔ ለመስጠት። ግን ውሳኔ በመስጠት ላይ ምን አብሮት መምጣት አለበት የግዴታ ከውሳኔ ጀርባ የሚመጣውን ነገር ለመቀበል የተዘጋጀህ ህሊና፣ የተዘጋጀ ሳህን ቦና የተዘጋጀ አቋም፣ ኢኮኖሚካሊም በገንዘብ ሪስክ የሚጠይቅ ሊሆን ስለሚችል ውሳኔ ሲሰጡ ሊመጣ የሚችለውን ነገር ደጋግሞ ማሰብ። ይሄን ባደርግ ምን ተከትሎት ይመጣል? ይሄን ባላደርግስ አንዳንዴ ደግሞ ውሳኔ መስጠት ግዴታ በቃ አስቸኳይ ውሳኔ መስጠት የሚያስፈልጋቸው ነገሮች ሊኖሩ ይችላሉ። እነዚህ እነዚህ ነገሮች ውጤታማ ሊሆን የሚችል በእንደዚህ አይነት ጉዳዮች ላይ ልምድ ያለው ሰው ነው ግዴታ ወስኖ ማድረግ ያለበት ሰው። ለምሳሌ አንድ ሰው ሁለት አማራጮች ሊያገኝ ይችላል። ለምሳሌ አንድ አዲስ ተቀጣሪ ሰው ባንክ እና አንድ ድርጅት ላይ በተመሳሳይ ሰዓት ሊያልፍ ይችላል። በተመሳሳይ ሰዓት በዚህ ቀን ስራ ጀምር ሊባል ይችላል። እና በዚህ መካከል ልጁ ማድረግ ያለበት ትልቁ ቁም ነገር ቆም ብሎ ማሰብ ወደፊቱን። የትኛው ድርጅት ወደፊት በደንብ ያስቀጠለኛል? የትኛው ድርጅት ለኔ ለህይወቴ ጥሩ መስመር ያዘጋጅልኛል? የሚጠበቁልኝ ነገሮች ምንድን ናቸው? ስራውስ የስራው ፍላጎት ምን ያክል ነው የሚለውን ነገር በደንብ አስቦ መወሰን አለበት። ለምሳሌ ሲጀምር በከፍተኛ ደሞዝ የሚያስጀምሩ ከሌሎች ጥቅማ ጥቅሞች ነፃ የሚያደርጉ እንትኖች ሊኖሩ ይችላሉ። ደግሞ በትንሽ ደሞዝ በሌሎች ጥቅማ ጥቅሞች የሚያካክሱ ሰዎች ሊኖሩ ይችላሉ እና በዚህ መካከል ልጁ ጥቅማ ጥቅሞቹ አብረውት ያሉ ድሮውንም ያሉት ለምሳሌ እንደ አገልግሎት ምንድነው? የታክሲ አገልግሎት፣ የቤት እና ሌሎችም ሊኖሩ ሊኖሩበት ይችላሉ አንዳንዱ ላይ። በዚህ ሁኔታ ውስጥ አንድ ሰው የራሱ ቤት የራሱ መኪና ካለው ከፍተኛ ክፍያ ውሃ አለበት መሄድ የተሻለ ውሳኔ ነው ብዬ አስባለሁ። ከዚህ የተነሳ ፊውቸሪቲ ደግሞ ወደፊት ጥሩ ቦታ ይጠብቀኛል፣ ጥሩ ህይወት ያስኖረኛል የሚለውን ደጋግሞ ማሰብ እና መወሰን ጥሩ ነገር ነው።

ጥያቄውን ቅርቃሃ በአካባቢዎት ቤት ያድጋል? አዎ በጣም ህንዱም እኛ አካባቢ በቀርቃሃ ምርት የታወቀ ነው። ከቀርቃሃም ብዙ ውጤት ብዙ ተዋጾዎችን መስራት ይቻላል። ከቀርቃህ ተዋጾኦ እንደ ወንበር አልጋ ሌሎችንም መዝናኛ ነገሮች መስራት ማዘጋጀት ይቻላል። የአካባቢው ምርት አለህ ሰው ባለው ነው እና። ሳጣራ ብዙ ጊዜ ላጥር ይሆናል ኢኮኖሚካሊ በጣም ትንሽ ወጪ ነው ያለው። ደግሞ ከምስጥ ጋር በተያያዘ ብዙም ጉዳት ስለማይደርስበት። ቅርቀሃን ለሌሎችም በአሁን ባደጉ ሀገሮች ቅርቀሃን እዚህ በጣም ትልቅ የኢንደስቱሪ ግብአት አቅርቦት ያደርጉታል እና። እኛ አካባቢ ያን ያክል አልተለመደም ለጌጣጌጥ ቤት ውስጥ ለአጥር ማጠር እና ለሌሎች ነገሮች ለወንበር ለጠረጴዛ ነው እንጂ ብዙም ቅርቀሀን አንጠቀመውም። ከዛ በተጨማሪ እቤት ይሰራበታል የዳስ ቤቶች የጎጆ ቤቶች የሚሰሩት ብዙን ጊዜ በቀርቀሃ ነው። ለምክንያቱም ቀርቀሃ ረጅም ጊዜ መቆየት እንትን አለው ብቃት አለው እና ከዚህ የተነሳ። ቀርቀሃ በአካባቢያችን ያለውን ቀርቀሃ በደንብ የምንጠቀመው አይነት አይደለንም። ሌሎች አለሞች እንደሚጠቀሙት የፋብሪካ ግብር ግብዓነት ምናምን አንጠቀመውም። እንዲሁ ግን ባለን ላለው አገልግሎት ቅርብ ለምንፈልገው ጉዳይ እንጠቀመዋለን

የደንበኞቼን እርካታ ማሳወቅ የምችለው በማሳየው ፊሊንግ ነው። በጣም ደስ እንዳለኝ ብዙ ጊዜ እነግራቸኋለሁ። በዚህ መቀጠል እንዳለባቸው በዚህም ቢቀጥሉ ውጤታማ እንዲሆኑ እነግራቸኋለሁ። በቶሎ ነው እንዴ? በደንብ እንኳን ባረካ አዎ በጣም ጥሩ ነው ብዬ አበረታችቻቸው እሄዳለሁኝ

ልብስ ማጥበው እንደአስፈላጊነቱ ነው። ብዙ ጊዜ ልብስ ለማጠብ ያለው የልብስ ንጹህ ልብስ ብዛት እና ብዙ ጥራቱ እንትን ይላል አንዳንዴ አንድ ልብስ ያለው ሰው ሁለት ልብስ ያለው ሰው ቢያንስ በሳምንት አንዴ ሻወር በወሰደ ቁጥር የማጠብ አጋጣሚ ይኖረዋል። የሌለው ሰው ያለው ሰው ደግሞ በጣም ብዙ ልብስ ያለው ሰው በሳምንት አንዴ ወይ በሁለት ሳምንት አንዴ ሰምስቦ ሊያጥብ ይችላል። አሁን እንደውም ልብስ የማጠብ ሂደቱ በእውነቱ በጣም እየተቃለለ ነው የመጣው። ላውንደር የሚባለው ነገር በቃ የሆነ ሰዓት ልብሴን ስብሰብ አድርጌ ለላውንደሪ አስጠዋለሁ ላውንደሪ ውስጥ አስገብቼ ከእኔ የሚጠበቀው ሰዓት መሙላት ብቻ ነው። በሁለት ሰዓት አድርስልኝ ወይ በሶስት ሰዓት በሁለት ተኩል አድርስልኝ በሰላሳ ደቂቃ አድርስልኝ የሚለውን ሞልቶ ሌላ ስራ መስራት ነው ከእኔ የሚጠበቀው ሲፈልግ የመጀመሪያ ዙር ያጠበውን ውሃ ያፈሳል ሲፈልግ ኦሞ ይጠቀማል በራሱ ጊዜ እና እንደዚህ አይነት ቴክኖሎጂ መምጣቱ በጣም ጥሩ ነው። የልብስ ማጠብ ሂደትን በጣም አቃሎታል። በሰው እንደ እንትኑ ነው እና በወንዝ በወራጅ ውሃ የሚያጥብ አለ ገንዳ ላይ የሚያጥብ አለ ብቻ ልብስ እንደ እንደ ሁኔታው ይታጠባል እንዳአስፈላጊነቱ። ነጭ ልብሶች በተለይ ቶሎ ቶሎ መታጠብ ሊሹ ይችላሉ። በለበስናቸው ቁጥር ቶሎ ቶሎ ማጠብ ሊጠይቁን ይችላሉ

ማታ የምመገብበት ሰዓት እንደ ሁኔታዎች ነው። በጊዜ የምመግብበት ሰዓት ሊኖር ይችላል። አምሽቼ በጣም ቆይቼ የምመገብበት ሰዓት ሊኖር ይችላል። አንዳንዴ አሁን ቴክኖሎጂ እየተራቀቀ ከመምጣቱ የተነሳ። ሰው ቀን ማታም መስራት ጀምሯል ስብሰባዎች አሁን በማታ ነው የሚደረጉት በዙም ምናምን ሰው በሚመቸው ሰዓት እና እንደዚህ በሚሆንበት ሰዓት። ከሰብሰባዎች ቀድሞ መብላት ሊኖር ስለሚችል ስብሰባዎች አብዛኛውን ጊዜ ከሁለት ሰዓት እስከ አምስት ሰዓት ሊሆኑ ይችላሉ ከሶስት ሰዓት እስከ አምስት ሰዓት ሊሆኑ ይችላሉ። እና በእንደዚህ አይነት ሁኔታ ከሆነ ቀድሞ አንድ ሰዓት ተኩል ሁለት ሰዓት መመገብ ሊኖር ሊኖርብን ይችላል። በዛውም ደግሞ አስራ አንድ ሰዓት አስራ ሁለት ሰዓት በተበላ መክሰስ ሊታደር ይችላል እና እንደ ሆኔታው ነው። ብዙ ጊዜ ምንም ስራ ከሌለኝ ሁለት ሰዓት አካባቢ ሁለት ሰዓት እስከ ሶስት ሰዓት ባለው ሰዓት የእራት ሰዓት ነው። ቋሚ የራስ ሰዓት ነው እስከዛ ባለው ከስራ መመለስ አለ። ሌሎችም እቤት ውስጥ የሚሰራሩ ነገሮች የራት ምግቦች የመድረስ ያለመድረስ ጉዳይ። ስለሚኖር የመመገቢያ ሰዓት የመመገቢያ ሰዓት ብዙ ጊዜ ከሁለት ሰዓት እስከ ሶስት ሰዓት ነው። ሌላው ቅድም እንዳልኩት በሁኔታዎች የሚወሰን ነው። ቀድሞ መብላት ወይም ደግሞ ዘግይቶ ብዙ ጊዜ እራት ከአራት ሰዓት በኋላ ብዙም እንትን አይደለም። ፊሊንጉ በጣም እንትን የሚል አይደለም የወረደ ነው በቃ ካለመብላት በሚል ነው እንጂ። ብዙም የተለመደ አይደለም። ግን ያ ግድ ከሆነ ከዛ በዚያ ሰዓትም መመገብ ሊኖር ይችላል። ሰዎች ብዙ ጊዜ እንደ የንትን የሀኪም ምክር የሚከተሉ ሰዎች አሉ እና በዚህ ሰዓት ብሉ በዚህ ሰዓት ጠጡ የሚለውን የሀኪምን ትእዛዝ ተከትለው የሚያደርጉ ሰዎች ሊኖሩ ይችላሉ። ከስርዓተ ምግብን እንሽርሽሪት ጋር በተያያዘ እንደዚህ አይነት ሁኔታዎች ሊያጋጥሙን ስለሚችሉ በዚህ ሰዓት እበላለሁ በዚህ ሰዓት አልበላም የሚለው እንደሁኔታ የሚወሰን ነገር ነው።

ይሄ ጥያቄ እንዴት ብዬ እንደምመልሰው አላውቅም ምክንያቱም ጥያቄው አልገባኝም ማቅረጃ ማድረግ ትችላለህ? ነው የሚለው ማቅረቢያ በራሱ ምንድነው ከዚያ ማቅረቢያ የሚለውን ጥያቄ ማድረግ የሚለው ይከተለዋል ወይ ከዚህ ከዚህ አንፃር አንዳንድ ጥያቄዎች እርማት መደረግ ያለባቸው ይመስለኛል ምክንያቱም እኔ እየተረዳኋቸው ስላልሆነ ካልተረዳኋቸው ደግሞ በትክክል መመለሴን እርግጠኛ ስለማልሆን ጥያቄውን በዚህ ልክ ባልፈው

ወደ ስራ ሰዓት አዎ በሰአቱ ነው ምደርሰው ምክንያቱም እኔ በስራ ሰዓት ምገባበትን ስራ አስቤ በስንት ሰዓት ብነሳ በስንት ሰዓት እደርሳለሁ ብዬ አቅጄ ስለምነሳ በሰአቱ ነው ምደርሰው በሰአቱ ማልደርስበት ሁኔታ ካለ አሳውቃለሁ ቀድሜ ሰዓት አልደርስም እንደዚህ እንደዚህ ነገሮች አጋጥመውኛል ወይም ደግሞ እንደዚህ እንደዚህ አይነት ስራው አሉብኝ ብዬ አሳውቃለሁደ ይሄን ያክልም ደግሞ እንደሌሎቹ ጫና ምናምን የሚያድርብኝ አይነት አደለሁም ስለዚህ የስራ ሰዓት መድረሻዬ ሰአቴን ብዙ ጊዜ እንትን እንዳይኖረኝ አደርጋለሁ። ተገዶ የሚሰራ በጫና የሚሰራ ሰው እንዳልሆን እወዳለሁኝ የስራ መውጫ ሰዓት በዚህ ሰዓት ግባ በዚህ ሰዓት ውጣ ሚል ህግ እንዳይገዛኝ ለመሆን እሞክራለሁኝ። ምክንያቱም ህሊናና ለዛ ስራ ያለ ፍላጎት ነው እንጂ አንድን ስራ ውጤታማ ሚያደርገው ግዴታ በስራም በሰአት መግባት በሰአት መውጣት በስራው ውጤታማ ያደርጋል ወይ ሚለው በጣም እጅግ በጣም ማለት እንትን ማየት ጥያቄ ነው አሳሳቢ ጥያቄ ነው አንድ ሰው ባስገደዱት ቁጥር ለስራው ግድ የለሽ እየሆነ ይመጣል በፍላጎቱ በሰራ ቁጥር ግን በስራው ውጤታማ ለስራው አስቦ የሚንቀሳቀስ ሰው እየሆነ ስለሚመጣ የስራ ሰዓት በርግጥ አንዳንዴ ግዴታ ነው በተለይ የጉልበት ስራም ያለባቸው ድርጅቶች ላይ ሰዎቹ የስራ ሀላፊነታቸውን ማያውቁ ከሆነ በቀን ምን ያክል መስራት እንዳለባቸው የሚያውቁ ከሆነ የስራ ሰዓት ፊክስ ማድረግ እነዚህን መቆጣጠር ለስራ ውጤታማነት ይጠቅማል ከዚህ በተጨማሪ ግን ትላልቅ ሰዎችን በተለይ ልምድ ያላቸውን ሰዎች ህሊናቸው ገዝቶ እንዲያሰራቸው ማድረግ የተሻለ ነው ምክንያቱም ለስራው በተለይ ውጤታማነት እና ለስራው ጥራት ጫና ሳይሆን የሚያስፈልገው ሰዎችን መደገፍ ባለብን ሰራተኞችን ማገዝ ባለብን ማገዝ እነሱም ደግሞ ስራውን የኔ ነው ብሎ ወደ መስራት እንዲመጡ ማድረግ ነው።

የሆነ ሰዓት ፑፊያ በጣም እንትን ሆኖብኝ ነበረ ሱስ ሆኖብኝ ነበረ። እየተጓዙ ቪዲዮ ማየት ተቀምጦ ቪዲዮ ማየት በተለይ አንዳንድ እዩኝ እዩኝ የሚሉ ቪዲዮዎች ላይ እንደዚህ አይነት እንትን አጋጥሞኝ ያቃል ግን ጥሩ እንዳልሆነ አምናለሁኝ። ሰው በአንድ አንዴ ሁለት ስራ መስራት አይችልም እየበላ ቪዲዮ ማየት እየተጓዘ ቪዲዮ ማየት ይሄ እጂግ በጣም ደስ የማይል ሱስ ነው። ቅድም ሙዚቃ ከሙዚቃ ጋር ሙዚቃ መስመር ላይ ታዳምጣለህ ከሚለው ጥያቄ ጋር የተያያዘ እንትን ነው ያለው። እና አለማየት በቃ የሚጓዝ ከሆነ ወደ ጉዞ የሚበላም ከሆነ ወደ ሚበላው ወደ ሚበላው ነገር ትኩረት ማድረግ እንጂ ሁለት ሶስቴ ማለት ሁለት ሶስት አይነት ስራዎችን በአንዴ መከወን አይቻልም። ደግሞ ሰው ለራሱ አሁን እንደ ኢትዮጵያ በሀል ሰው ለራሱ ያነወራል አንድ ሰው መንገድ ላይ ቪዲዮ እያየ ለብቻው እየሳቀ ቢሄድ ይሄ ሰወዬ እብዷዋል እንዴት ሊል ይችላል? ከዚህ የተነሳ በእውነትም ትክክል አይደለም። እውነትም አብዶ ነው እንጂ። በዚህ አጋጣሚ የተቆፈሩ ጉድጓዶች ሊኖሩ ይችላሉ ዲሽ ቦይ ተብሎ የተሰሩ ያ ሰው በስሜት ውስጥ ሆኖ እዚያ ውስጥ ቢገባና ቢከሰከስ። የሚያገኘው እንትን እጅግ በጣም የከፋ ነው የሚሆነው። ስልኩ ሊሰበር ስልኩ ይሰበራል ሰውየው ተሰብሮ ክሊኒክ ሊገባ ይችላል ጥርሱ ይራገፋል የማይጠፋ ጠባሳ አይኑ ሊጠፋ ይችላል። ስለዚህ እንደዚህ አይነቱን ሁኔታዎች ላይ ፈጽሞ ፈጽሞ ከእንደዚህ አይነት ነገሮች ላይ መራቅ አለበት አንድ ሰው በተለይ ይሄ መንገድ ላይ እየሄደ ተጨማሪ ነገሮችን ማድረግ ጥሩ አይደለም። ቪዲዮ ደግሞ ሙሉ በሙሉ ትኩረትን የሚወስድ ነገር ነው። አይን በስህተት እንኳን ቀና ብሎ መንገዱን እንዳያይ ነው የሚያደርግ እና ቪዲዮ መንገድ ላይ ማየት ጥሩ አይደለም። ማንኛውም ሰው ማድረግ የሌለበት ነገር ነው።

የምነሳው ብዙን ጊዜ ከአሥራ ሁለት ሰዓት በኋላ ነው ግን መደረግ ያለበት። እንደ አንድ ክርስቲያን አንድ ክርስቲያን መነሳት ያለበት። ዘጠኝ ሰዓት ግዴታ ተነስቶ መጸለይ አለበት። ከዚህ በኋላ መተኛት የለበትም። ሌሎችን ስራዎች መከወን ከዚያ ይልቅ ቀደም ብሎ መተኛ ለመተኛት መሞከር። ለምሳሌ አንድ ሰዓት እስከ ስድስት ሰዓት ሲሰራ የሚቆይ ከሆነ እስከ ሶስት ሰዓት ሲሰራ ቆይቶ ዘጠኝ ሰዓት ለመነሳት መሞከር። በዚህ በዚህ ሰዓት ተነስቶም ለፈጣሪው ምስጋና ማቅረብ አለበት። በሰው ልጅ ስነ ተፈጥሮ የህሊና ክትት ያለ ሰብስቤ ያለ ህሊና የሚኖረው በዛ ሰዓት ነው ምክንያቱም ቀን ሙሉ የደከመ ጭንቅላት ነው። ስራ ላይ ነው የሚውለው ከዚህ ወደዚያ ከዚህ ወደዚያ ሲሯሯጥ ነው የሚለው ህሊናው ሁሉ አይረጋለትም ደክሞ ነው የሚመጣው። በዚያ ሰዓት ግን ስብስብ ይላል ሌላ የሚበትን ነገር የለም። ቀን ሲያይ የነበረውን ረስቶት ድካሙ ሁሉ ቀሎለት ስለሚመጣ በይ ሰዓት ተነስቶ ፈጣሪውን ማመስገን። መንፈሳዊ ትርጉምም ያለበት እንትን አለ። ርሆተ ሰማይ ሊሆን ይችላል እንደዚህ የሚባል እንትን አለና አስተምሮ ስላለ በዚህ ሰዓት ተነስቶ ጸሎት ማድረግ አለበት። ጸሎት በዚህ ሰዓት ያደርጋል። ከዚያ በኋላ የሚሰሩ ስራዎች ቢሮ ማለቅ ያለባቸው ስራዎች ሊያስመሹ የሚችሉ ስራዎች በዚህ ሰዓት ማለቅ ከዚያ ሊነጋጋ ሲል ደግሞ ሄዶ እንደ አንድ ክርስቲያን ኪዳን አስደርሶ መምጣት እነዚህ እነዚህ ነገሮች መለመድ አለባቸው። አንዳንዴ አብዛኞቻችን ከዚህ በተቃራኒ ነን። ሰው ቅዱስ ብሎ ኪዳን ነው የሚያደርስበት ሰዓት እኛ ከእንቅልፋችን ፊታችንን እያሻሸ የምንነሳበት ሁኔታ ሊኖር ይችላል። ይሄ ግን መሆን የለበትም ይሄ ምንድነው? የስም ክርስቲያን መሆን ብቻ ስለሆነ እንደዚህ ባይሆን የተሻለ ነው። ባይ ነኝ እኔ እንደ ግል አሳፍኩ

ሃይማኖታዊ ግብር ታከብራለህ? አዎ የሃይማኖታዊ ስራዎችን ሃይማኖታዊ ህጎችን ስርዓቶችን መጠበቅ ከአንድ መንፈሳዊ ሰው ከአንድ ክርስቲያን ሚጠበቅ ነገር ነው በተለይ እንደ ክርስትና አንድ ሰው ሃይማኖታዊ ህጎችን መጠበቅ ሃይማኖት ደንቦችን መጠበቅ ግዴታው ነው። ዶግማ እስከሆነ ድረስ ሃይማኖታዊ መሰረት እስከሆነ ድረስ ለምሳሌ አንድ ሰው በክርስቶስ አምናለሁ ቢል ክርስቶስ ያዘዘውን ግን ባያደርግ ይሄ ሰው በክርስቶስ ላይ እንዳፌዘ ነው የሚቆጠረው እንጂ የዚያ ሃይማኖት የዚያ የክርስቶስ ተከታይ ነኝ ማለት አይችልም። የሚወደኝ ቢኖር ትእዛዜን የጠበቅ ነው። እና ትእዛዝ መጠበቅ የመጀመሪያው የመጀመሪያውም እንትን ነው ግዴታ ነው። ለአንድ ሃይማኖታዊ ሰው ያለያ ግን ዝም ብሎ የሰማ ሃይማኖት ነው የሚሆነው። እንጂ በእውነት ያ ሰው ሃይማኖት ውስጥ አለበት ማለት አይቻልም።

አዎ ብዙ ጊዜ በእጄ መጽሐፍ እወዳለሁ ነገሮችን ዶክመንትድ አድርጎ በእጅ ጽፎ ማስቀመጥ ጥሩ ነገር ነው። ቢያንስ ቢያንስ ሙሉ ነገሩን ሰብስቦ ማስቀመጥ ባይቻል። ጽንሰ ሀሳቡን በአጭር በአጭር ማስቀመጥ ጥሩ ነገር ነው። በኮምፒውተር ወይም ደግሞ በስልክ ወይም በሌላ በሶፍት ኮፒ ያለ ነገር የመጥፋት እድሉና ከጠፋ በኋላ የመመለስ እድሉ አስቸጋሪ ስለሆነ። ቢያንስ ጽንሰ ሀሳቡን በስክሪቶ በእጅ ጽፎ በሃርድ ኮፒ ማስቀመጥ። ለአንድ ነገር እንደ ዋስትና እንደ ምንድነው? እንደ ማረጋገጫ ያ ነገር ቢጠፋ ቢያንስ እንኳን ሀሳቡ አለ። ሀሳቡ ካለ ደግሞ የታሰበው በእኔ ስለሆነ እኔ የሰራሁት እኔ ስለሆንኩኝ ጽንሰ አሳቡን የሰራኋቸውን ጉዳዮች ማስታወስ ከቻልኩኝ ሌላውን እሞላዋለሁ በሚል ሀሳብ አስቀምጣለሁኝ። ሳነብ በተቻለ መጠን ማስታወሻ ለመያዝ እሞክራለሁ። በዚህ ይሄንን ደግሞ ማድረገው በስልክ ወይም በሶፍት ኮፒ ሳይሆን በሃርድ ኮፒ ነው የማደርገው። አንዳንድ ሰዎች በጣም የሚገርም አይነት የማስታወሻ አየያዝ ልምድ ያላቸው ሰዎች አሉ። እና እነዚህ ነገሮች መለመድ አለባቸው

ቅርጫት አለህ የሚለውን ጥያቄ እኔ ለስንተኛ ጊዜ እየመለስኩት እንደሆነ እርግጠኛ አይደለሁም ቢያንስ ግን ለሶስተኛ ጊዜ እንደሚሆን እርግጠኛ ነኝ። በጣም በተደጋጋሚ እየመለስኩት ያለ ጥያቄ ስለሆነ ያንን የቅድሙን መልሶ መላልሶ ለኤአይ ግብአት ከመስጠት ወደሚቀጥለው ጥያቄ ማለፍ ስለፈለኩኝ ወደሚቀጥሉት ጥያቄ እሄዳለሁኝ።

አዎ በጀት የኔ አይ ክፈል አይደለም በጀት ማስተዳደር ግን አንዳንዴ ክፍልን የማይጠይቁ ስራዎች አሉ ማገዝ በባለቤትነት ድርጅትን መያዝ እነዚህን እነዚህ ነገሮች ይችላሉ። በጀትም ያላአ ግባቡ እንዳይባክን የቻልኩትን ያክል ለማድረግ እሞክራለሁ። ከዚህ የተነሳ በድርጅቱ በጣም ተመስጋኝ ሰው ነኝ። እውነቱ ያው

የይለፍ ቃሌን አዎ እጠብቃለሁኝ፤ ግን ምን አለ መሰለህ የይለፍ ቃሌን ብዙ ጊዜ ብዙ ኢሜል እና ብዙ እንትን መተግበሪያዎችን ስለምጠቀም የይለፍቃሌን ጎግል እንዲይዝልኝ ነው ሁሌም የይለፍቃል አዲስ የይለፍቃል ስከፍት ጎግልን አማራጭ ስለሚጠይቀኝ ሴቭ አድርጌ ልያዘው ይሄን ነገር ስለሚለኝ አዎ ሴቭ አድርገው ባልኩት ቁጥር ሴቭ አድርጎ ይይዝልኛል እና ከዚህ የተነሳ በእውነቱ ጎግል የኔን ስንፍናዬን በጣም እየሸፈነልኝ ነው ያለው በጣም እቸገራለሁ የይለፍቃሌን እየረሳሁት። አንዲት እንትን ነው ብቻ ማ ማ ላረሳው የምችለው የኢሜሌን የይለፍ ቃል ላለመርሳት እሞክራለሁ በቻልኩት መጠን እንጂ ሌላውን ሁሉ ጎግል ነው የሚይዝልኝ።

የስራ እድገት አዎ እየፈለጉ ነው። ግን የስራ እድገቱ ምንድነው? መሰለህ የሚያመጣው ሁለት እንትን አለው አንደኛ የደሞዝ ጭማሪ የደሞዝ እና የጥቅማ ጥቅም ጭማሪ አለው። ሁለተኛ ተጨማሪ የትምህርት እድል አለው። እና ከዚህ የተነሳ የስራ እድገት እፈልጋለሁ። ወይ ያለሁበትን ስራ እና የምሰራውን ስራ ባልቀይር ደስ ይለኛል። ግን ብዙ ጊዜ። የስራ እድገት ይዞ የሚመጣቸው ነገሮች አሉ። ቅድም እንዳልኳቸው እነዚህን ላለማጣት የግዴታ የስራ እድገት እኔ አንድ ሰው

አዎ አዋራ ችግር ይፈጠርብኝ አለ በተለየ መልኩ አዋራ ችግር ይፈጠራል አዋራ ችግር የሚፈጠርባቸው መንገዶች የጤና እና ደግሞ ኖርማሊ ለብስ ምናምን መቆሸሽ ይፈጠራልና ከዚህ የተነሳ አዋራ ብዙ መልኩ ችግር ይፈጠራል በተለይ ባትተነፋፈ ዞሪያ ወደ ሳንባ የመሄድ አጋጣሚ ካገኘ ስራ ትንፈሳችንን በጥቂቱም ቢሆን ይጎዳብኝ አለ ይህ ደግሞ ይዞ ሚመጣው ነገር አለ የራሱ የሆነ የጎንዮሽ ጉዳት ስላለው እንዲሁ በቀላሉ ታይቶ ሚታለፍ ነገር አይደለም በዚህ በተጨማሪ ብዙ ጊዜ ለሳንባ በሽታ ሚጋለጡ ሚሆኑት እንደዚህ እንደ ስሚንቶ ፋብሪካ በጣም አዋራ ሚበዛባቸው ድርጅቶች ላይ የሚሰሩት ናቸው ይህን ሌላው ደግሞ ልብስ ይቆሽ መቆሸሽ አሁን ሰውነት ያቆሸሻል። ብዙ ጊዜ በተደጋጋሚ ለልብስ ማጣብ ምናምን አይነት ነገሮች እንዲፈጠሩ ሚያደርገው የአዋራ እንትን ማለት ነው።

የቪዲዮ ጥሪ የማደርግባቸው ሁኔታዎች አሉ አንዳንዴ ኮንፈረንስ ኮሎች ቀጥታ ቪዲዮ የሚያስፈልጋቸው ከሆነ ቪዲዮ ማድረግ ግዴታ ነው። ሰው አንዳንድ ሰው ሚቲንግ ላይክ አለና የሚከታተሉ ስቶች በንቃት ህሊና እየተከታተሉት መሆን አለመሆናችንን ለማረጋገጥ ቪዲዮ እንዲያበሩ ኮመንት ይደረጋል። ከዚህም በተጨማሪ ደግሞ ከሩቅ ሀገር ያሉ ሰዎች በቅርብ ማግኘት የማይቻላቸው አይነት ማንችላቸው አይነት ሰዎች ከሆኑ። ግዴታ ፊት ለፊት መተያየት አስፈላጊ ከሆነ እና ናፍቆት መግለጫ መንገድ መስሎ ከታየ ቪዲዮ አብርቶ ማውራት የተለመደ ነገር ነው። አሁን ያሉት በኢንተርኔት የሚሰሩ ፕላትፎርሞች ለእንደዚህ አይነት አገልግሎት። ክፍት ናቸው የሰልፊ ካሜራ ያላቸው በተለይ ስልኮች በእነዚህ በደንብ ይሄ ነገር እየተለመደ መጥቷል። ማለት ነው።

ሳንቲም ትቆጥባለህ አዎ ሳንቲም መቆጠብ በጣም መሰረታዊ ነገር ነው። አንድ ሰው ነገ ሚኖርበትን ዛሬ የግዴታ መቆጠብ አለበት ይሄ ሲባል ግን ከልክ በላይ ግሪዲ መንገብገብ ስግብትነት ከሆነ ይሄ ሃይማኖት ጋርም ሚጣላ ነገር ነው። በልክ መጠቀም ነገን አስቦ መኖር እንደዚህ ለንደዚህ አይነት ነገሮች በጣም አስፈላጊ ናቸው። ብዙ ጊዜ ሳንቲም ሚጠፋበት ሳይሆ ሳይ ሳይታወቅ ያለን ብር አልቆ እናገኘዋለን ይሄ ምንድነው? የአጠቃቀም ችግር ነው ሚሆነው። የወጣበትም ወይም ደግሞ በትክክል ስራም ያ ሳልሰራበት በደንብ ሳልጠቀምበት ምን እንደሰራነው ሁሉ ሳናውቅ ብዙ ብሮች ብዙ ሳንቲሞች ከኪሳችን ውስጥ ይጠፋሉ። ይሄም ከ በእቅድ ካለመመራት የሚገዙትን እንዳገኙ ከመግዛት እንደፈለጉ ከሶሻል ላይፍ ከመኖር ሚመጣ ነገር ስለሆነ። ሳንቲም መቆጠብ መቆጠብ ማለት ቅድም እንዳልኩት ይሄ በጣም በመንገብገብ እና በስግብትነት መያዝ ሳይሆን በትክክል መጠቀም መቻልን ነው። እኔ አሁን ሳንቲም መቆጠብ ብዬ ማወራው መጽሐፋችንም ሚያዘን ይሄንን ነው። ስለራሷ ትጨነቃለች። ማለት አ አንዳንዴ በእንትን በ በቀጥታ ሚወሰድ አይደለም። ነገን አስቦ መኖር ግን የአንድ ክርስቲያን ግዴታው ነው። ከዚህ የተነሳ እኔም እንደ አንድ ክርስቲያንነቴ ሳንቲሜን ቆጥቤ ነው ምጠቀመው። ማረግ ሲያስፈልገኝ ሙሉ ሙሉ ወ በአንድ ቀንም ም ምጨርስበት ሁኔታ ሚፈጠርበት ነገር ካለ። ሰው ተቸግሮ እያዩ እያዩ ማለፍ አሁን እጅግ በጣም የክርስቲያናዊነት ነው የክርስቲያናዊነት ብቻ ሳይሆን የሰብአዊነትም ጭምር ነው። ዛሬ ያጣ ሰው ነገ እንደሚያገኝ አለማስታወስ እኔ እጄ ላይ ያለው ገንዘብ ሌላውን ልረዳበት የተሰጠኝ የእግዚአብሔር ስጦታ መሆኑን መርሳት ይሄ በራሱ ኢ ክርስቲያናዊነት ኢ ሰብአዊነት ነው

ፍራፍሬ እኔ በጣም ፍራፍሬ ተመጋቢ ከሚባሉ ሰዎች አንዱ ነኝ። ከስጋ ይልቅ ብዙ ጊዜ የምወደው ፍራፍሬ ነው። እና አቮካዶ: ማንጎ: ፓፓያ: አናናስ: ብርቱካን: ሙዝ: ሎሚ የሚመሳስሉ ፍራፍሬዎች በጣም እወዳለሁ በተለይ ከሁሉም በላይ ግን አቮካዶ እወዳለሁ። በእውነቱ አቮካዶን ለመልመድ ያደረጉት ጥረት መጀመሪያ ለአቮካዶ ለማዳ አልነበርኩም። አቮካዶን መጀመሪያ እንደቀመስኩት በቃ ሊያስመልሰኝ ሁሉ አስቦ ነበር ከዛ የለመድኩት ስኳር እየቀላቀልኩ ነው ስኳር እየቀላቀልኩ የጀመርኩትን አንድ ማንኪያ ሁሉ ሳልበላ ትቼ አውቃለሁ ከዛ በኋላ ግን እጅግ በጣም የአቮካዶ ጥገኛ ሆንኩኝ አቮካዶ አሁንኔ አየሁ ማለት በቃ ጦጣ ፍሬ አየች እንደማለት ነው አቮካዶ ያለበት ቦታ ጁስ ቤትም ገብቼ ማዘው አቮካዶ ነው ፍራፍሬ ቤት አትክልት ተራም ሄጄ ብዙ ጊዜ የምገዛቸው እንትኖች የአቮካዶዎች ናቸው አቮካዶ በብዙ አይነት መንገድ እንደ ምግብነት ያገለግላል ከዛ በተጨማሪ አቮካዶ የፌት ልስላሴ በተለይ ቡጉር ምናምን በማጥፋት እንትን ሴቶች ከሆነ ፓውደር ጋር ቀላቅለው ይጠቀሙታል እና አቡካዶ በጣም ብዙ ዘርፈ ብዙ ጠቀሜታ ያለው ፍሬ ነው በቀላሉ ደግሞ ብዙ እንክብካቤ አይፈልግም ትንሽ እስኪያድግ ነው እንጂ ከዛ በኋላ ጥላነቱ ለራሱ ዛፍነቱ በጣም ጥሩ ሚባል አይነት ነው በእርግጥ አሁን አብዛኛው የኢትዮጵያ ክፍል አቮካዶን ማምረት ጀምሯል በተለይ ሞቃት አካባቢ አቮካዶና ማንጎ በግብርና የሚተዳደሩት አንዱ የግብርና መሰረታቸው እየሆነ ከመጣ ቆይቷል። ከዚህ በፊት ግን ብዙን ጊዜ የተለመደው ወደ ደቡብ ኢትዮጵያ ነው ከዛ ነው በመኪና ተጭኖ ወደዚህ ለሽያጭ ይመጣል አስቡት እንግዲህ እዛ በነፃ ሚሰጠው እዚህ መጥቶ በኪሎ መቶ እና መቶ ሃምሳ ብር ይሸጣል። እንደ ኢትዮጵያ ያለችበት አሁን ኢትዮጵያ ያለችበት ሁኔታ ሶስት አይነት እንትን ላይ አየር ንብረት ላይ ነው ያለችው ኢትዮጵያ እግዜር የፈጠራት በዚህ አየር ንብረት ነው። ደጋ አለ ወይና ደጋ አለ ፈጽሞ ቆላ አለ እና አፋር እና ትግራይ ግማሹ ክፍል ፈጽሞ ሞቃት ከሚባሉት አካባቢዎች የሚመደብ ነው ደቡቡ ክፍል ደግሞ ወይና ደጋ የሚባለው ክፍል ነው

የትንኝ መረብ እጠቀማለሁ በተለይ ቆላማ አካባቢ የሚኖር ሰው የትንኝ መረብ መጠቀም ግዴታው ነው ሞቃት አካባቢ የሚኖር ሰው ትልን መረብ ካልተጠቀመ የወባ ትልኝ ስላለች ለዛ የመጋለጥ እድሉ ከፍተኛ ስለሆነ የግዴታ የትንኝ መረብ መጠቀም ያስፈልገዋል ማለት ነው።

እድለኛ ነገር አለህ ማብራሪያ ሚሻ ጥያቄ ነው? እድለኛ ነህ ወይስ በነገሮች ጉዳይ እድል አለ እንደዚህ ብሎ ቢጠየቅ የተሻለ ይመስለኛል። ምክንያቱም እድለኛ ነገር አለህ እድል የሚነገረው ለሰው ነው። አሁን ግን እድል እየተነገረ ያለው ለነገር ነው። እና ከዚህ አንፃር ጥያቄው በደንብ ስላልገባኝ ይሄንን ጥያቄ በዚህ መልኩ አልፈዋለሁ።

የስራ ቦታዬ ከቤቴ ያን ያክል የሚርቅ አይደለም በእግር የአሥራ አምስት ደቂቃ ነው የሚወስደው። ብዙ ጊዜ ግን የድርጅቱ ሰርቪስ ስላለ የድርጅቱን ሰርቪስ ነው የምንጠቀመው። ከዛ በተጨማሪ የፐብሊክ ሰርቪስ የሚባሉ የህዝብ ባሶች አሉ ታክሲዎች አሉ። ከዚህ ከዚህ አንፃር የስራ ቦታዬና ቤቴ ብዙም እንትን እሳቤ ውስጥ የማይገባ ቅርበት ላይ ነው ያለው። ይሄ መሆኑ ለኔ በፈለጉት ሰዓት እንድገባ በፈለጉት ሰዓት እንድወጣ ኦቨር ታይም ሰርቼ በፈለጉት ሰዓት ወጥቼ እንድሄድ ረድቶኛል ማለት ነው

ይሄን ጥያቄ ከነ ምን ጋር አብሬ ልመልሰው በመስመር ላይ ቪዲዮ ታያለህ? በመስመር ላይ ሙዚቃ ታዳምጣለህ? ከእነዚህ ከእነዚህ ጋር አብሮ የሚመለስ ጥያቄ ነው። በመስመር ላይ በምንም ተአምር መማር አይቻልም። ወይም ደግሞ ይሄ በመስመር ላይ የሚለው ጥያቄ ኦንላይን ወይም የላይቭ ትምህርቶችን ትከታተላለህ ተብሎ ቢታረም። ወይም ደግሞ እኔ በግሌ እንደዚህ ብዬ ባርመው ይሄንን አንተም ማለት እችላለሁ መመለስ እችላለሁ። አዎ ኦንላይን ላይ የምከታተላቸው ትምህርቶች አሉ ኦንላይን ላይ። አሁን ቴክኖሎጂው ወደዚህ ያደገ ስለሆነ ከፌስ ቱ ፌስ ከፌስ ቱ ፌስ ትምህርት ፊት ለፊት እየተያዩ ከመማር ይልቅ። ወደ ምንድነው የመስመር ላይ ትምህርት ስላለፈ። አብዛኛውን ጊዜ ትምህርቶች እየሆኑ የመጡት የመስመር ላይ ነው የመስመር ላይ ትምህርት ወይም የኦንላይን ትምህርት ብዙ ነገሮችን ያቃልላል። ለምሳሌ ሁለት ሰዓት ሶስት ሰዓት ወይም ደግሞ የአንድ ቀን ሙሉ መንገድ መሄድ ሳይጠበቅበት ኢንተርኔት እና አንድ አንድ መተግበሪያ ላይ ወይም ዙም ሚቲንግ ሊሆን ይችላል ጎግል ሚቲንግ ሊሆን ይችላል። በሌሎችም የመማርያ ስልቶች መማር ይችላል ይሄ በዚህ በዚህ ምን ምን አቀለለ ማለት ነው። የትራንስፖርት እንቅስቃሴ ቀን የራሱን ጊዜውን አቃለለ ድካምን አተረፈ። ገንዘቡን አሰረፈ። ስለዚህ በዚህ ልክ ከሆነ በእንደዚህ ነው የምመልሰው

ጨው አልወድም ፈጽሞ ጨው የበዛበት ነገር እኔ እንትን በተለይ የጤና ጉዳይ ላይ ሲሪየስ ስለሆንኩኝ ጨው አና ጤና ደግሞ ስትሮንግሊ ኦፖዚት ስለሆኑ ብዙም በእንደዚህ አይነት ሁኔታ ላይ የለሁበትም። አገራችን እግዚአብሔር የባረካት በጨው ምርት ነው በተለይ አፋራ አፍዴራ አካባቢ ጨው በደንብ ስላለ ጨው በጣም ርካሽ ምንም ርካሽ ከምንላቸው ጥሬ እቃዎቻችን መካከል ነው ጨው ማለት ነው። ሀገሪቱ ያላት ትልቁ ሀብት ይሄ ነው። ጨው ችግሩ ግን አንዲት ሀገር ያላትን ሪሶርስ መጠቀም እስካልቻለች ድረስ ከድህነት መቼም አትወጣም። ሁልጊዜ ተኩስና ሁልጊዜ መናወጥ ያለበት አካባቢ ላይ እድገት ይመጣል ብሎ ማሰብ በጣም ቀልድ ነው። እና እንደ ኢትዮጵያ አሁን ቅድም እንዳልኩት ብዙ የጨው ክምችት አለ። በየትኛውም መንገድ ግን በዘመናዊ መንገድ ጨውን መጠቀም አልቻልንም እስካሁን ድረስ የአፋር ገበሬዎች በማረሻ እያወጡ በግምል እየጫኑ ነው ሀገሪቱን የተሸክምዋት ያሉት። የሀገሪቱ መንግስት ለዚህ በእውነቱ ነገር የታደለ አይደለም። ኢትዮጵያ ውስጥ በጣም ብዙ ኢትዮጵያ ውስጥ በጣም ብዙ እንትኖች እንዳሉ የታወቀ ነው በጣም ብዙ ማዕድናት አሉ በጣም ብዙ ሪሶርሶች አሉ እነዛን ግን መጠቀም አልቻልንም። እንደ ሀገር የሆነ ድባቴ ውስጥ የሆነ ስንፍና ውስጥ ነው ያለነው። ከዚህ አንፃር አሁን በተለይ ጨው ብዙ ነገር ማግኘት ምንችልበት ብዙ የኢኮኖሚክ ሲስተማችንን ማቋቋም እና ሰርቫይቭ ማድረግ የምንችልበት የነበረ ቢሆንም እየተጠቀምነው አይደለም ይሄ ብቻ አይደለም። በጣም ብዙ ውሃዎች አሉ የኢትዮጵያ እንደውም የውሃ ባንክ ናት የምትባል ሀገር ናት ግን። እያንዳንዳችን አሁን አ በተለይ አሁን ወደ ቦረን አካባቢ እንስሳቱም ሰውም በውሃ ጥም ያልቃል ይሄ በጣም ማለት ልናፍርና ልናዝን የሚገባን ነገር ነው። አንዲት ሀገር ያላትን ንብረት በተለይ እንደ መንግስት ይሆነኛል ብላ የመረጠችው የመረጡት ህዝቦቿ የመረጡት መንግስት ህዝቦቹን የማያስብ ከሆነ እንዴት ሀገር ለውሃ ጥም ማለቅ የለባትም? ከእኛ አሁን አባይ ወደ ግብጽ ሄዶ አባይ የግብጽን በረሃዎች በሙሉ ያለመልማል። እኛ ግን እዚሁ ሆነን እንሟገትበታለን ሁል ጊዜ እንካሰስበታለን። አለም ያወቀው ጉዳይ ነው። በተለይ አሁን ኢትዮጵያ ውስጥ ያለው የአባይና የግብጽ እና የኢትዮጵያ ግጭት በአባይ ዙሪያ እንደዚህ እስኪሆን ድረስ መጠበቅ የለብንም። እና እያንዳንዶችን ነገሮች ሰው እስኪነግረን ሰው ይሄ ናቸው ብሎ ሀላፊ እንትናቸውን ምንድነው? ፓተንታቸውን እስኪወስድ መጠበቅ የለብንም። ለምሳሌ ጤፍ የሚባለው አሁን እኛ ጋር ነው መጀመሪያው መነሻው የሚባለው ግን አሁን በሌሎች ሀገሮች ፓተንት ተወስዷል። እንዲህ ስክንሆን ድረስ መጠበቅ ሀገራችንን እንደ ሀገር ኢኮኖሚካሊ በጣም እንድትወድቅ ያደርጋታል። በህብረተሰቡ ዘንድ ተጠይነት ለህብረተሰቡ አለማሰብ። ትላንት አባቴ ትላንት ሲያርስ በነበረው በሬ ነው የሚያርስ ሀገሪቱ ግን በትራክተር በግለሰብ ደረጃ ትራክተር እስከመግዛት የሚያስችላት አቅም ያላት ናት። እና ኦኬ ይሄን ሁሉ ያወራሁት ከጨው ጋር በተያያዘ ነው። ጨው በጥቅሉ የማልወደው ሲበዛ የማልወደው ነው። ግን ጨው የሌለው ነገር ደግሞ አይጥምም። ጨው ካለ ምንድነው የሚል አለ? መጽሐፍ ቅዱስ ላይ መሰለህ እስከ እኔ ከጸውበ በምን ትንከን ይቅስዉበ የሚል ነገር አለ። ጨው አልጫ ቢሆን በምን ያጣፍጡታል ስለዚህ ጨው ለማጣፈጫነት የምንጠቀመው ነው። ከልክ ካለፈ ግን ጨው ሲበዛ ይመራል የሚለውን የሀገሪቱን ባህል አፕላይ ማድረግ

ኮከቦችን መመልከት በጣም ከምወዳቸው ነገሮች ውስጥ ነው። ከሚያዝናኑኝ ስሜት ከሚሰጡኝ ነገሮች ውስጥ የሚመደብ ነው። ለምሳሌ ከእንደ ሰንሴት እና እንደ ሰንራይዝ ከእንደነዚህ አይነቶች አንዱ ነው። እና ብዙ ጊዜ በተለይ ደመና በሌለበት ሰዓት በሚወጡ ኮከቦች ምሽትና እኩለ ሌሊት ላይ የሚታዩ ኮከቦች ሰማይን በኮከቦች ያስጌጠ እግዚአብሔርን እንድናየው እግዚአብሔርን እንድናመሰግነው በጣም የሚረዱን ናቸው። በዚህም ፈጣሪን በእውነቱ በጣም አመሰግነዋለሁ። እግዚአብሔር ዓለማትን እንዴት አስውቦ አስጊጦ እንደፈጠራቸው የምናይበት አንዱ አንዱ ማያችን እግዚአብሔርን ማያችን ናቸው። ሰማይን በከዋክብት ያስጌጠ ምድርን በአበቦች ያስጌጠ ይባላል። ምድርም በአበቦች ያስጌጣትን ያክል የሰማይ ጌጦች ናቸው። ከዋክብት የሰማይ ጌጦችን ዐይቶ አንድ ሰው አበባ ዐይቶ የሚዝናናውን ያክል የሰማይ ጌጦችን ከዋክብትን ዐይቶ አለመዝናናት አይቻልም። ሜይቢ ሰው እንደ ፊሊንጉ ነው አበባ ከአበባ ይልቅ መጠጥ የሚያስደስተው ሰው ካለ በእውነትም እንደዛ ነው። እና

በድን ቋንቋ ታምናለህ? ምን ማለት ነው? እኔ በእውነቱ ይሄን ምን ማለት እንደሆነ ስለማላውቀው ከመመለስ እቆጠባለሁኝ። ምክንያቱም የማላውቀውን ነገር እውነት ያልሆነን ነገር መልሶ ለኤአይ እንደግባት መስጠት። ስላልሆነ በድን ቋንቋ ምን ማለት እንደሆነብን ማላውቅበት ምላሽ መስጠት ስለሚቸገረኝ ለጊዜው አልፈዋለሁ

ሰዎችን ማስተዋውቅበት ብዙ መንገድ ነው። ለምሳሌ ተዋዋቂ ሁለት ሰዎች እኔ ማስተዋወቅ ያለብኝ ሰዎች በምን መልኩ ማስተዋወቅ አለብኝ? ለምሳሌ ሁለት በሼር ለመስራት ያሰቡ ሰዎችን ሁለ ሁለት ነጋዴዎችን ማገናኘት ከሆነ አላማው በንግድ በንግድ ቋንቋ ነው ምናወራው በንግድ ቋንቋ ነው ምንግባባው። ሌሎችን ሁለት ለትዳር የሚያስቡ ሰዎችን ማገናኘት ከሆነ አላማው ቀለል አድርጎ እንዲተዋወቁ እድል ለማመቻቸት። በዛ ቀን እኔ ለምሳሌ ካፌ ውስጥ ቁጭ ብዬ ከሆነ። ከአንዳቸው ጋር እመጣለሁኝ ወይ ከልጅቱ ጋር ወይም ደግሞ ከልጁ ጋር መጣ እና ቁጭ ብዬ እሱ እነሱ ጋር እያወራሁ ባለሁበት ሰዓት። ከሁለት አንዳቸው አብራኝ ካሉት ተቃራኒዎቹ ወንድ ካለ ሴቷ ሴቷ ካለች ወንዷ። እዚያ ቦታ እንዲመጡ እቀጥራቸዋለሁ ወይም ደግሞ በአጋጣሚ እንደተገናኘን ሆነን እንድንገናኝ ከዛ ስለዛ ሰውዬ አንዳንድ ነገር ይሄንን ሰው ታውቂዋለሽ? ይሄን ሰው ታውቂ? ይቺን ሰው ታውቃታለህ? ብሎ እንዲተዋወቁ የራስን እድል ማመቻቸት ከዛ በተጨማሪ የጋራ ሊያረጋቸው ሚችል አንድ ስራ ካለ። በዚያ ስራ እንዲገናኙ እድልን መፍጠር ማመቻቸት ወይንም በተመሳሳይ ወይ ይሄን ቦታ አይታችሁ ልትመጡ ብሎ እንዲገናኙ እድል መፍጠር ይቻላል። በንግድ መስመር ሚሄ ሚሄዱ ሰዎች ከሆኑ ደግሞ ይሄ ማርኬት እንደዚህ ነው ይሄ ይሄ ይሄ ማርኬት እንደዚህ ነው። እና እንደዚህ እያወራን ነው እንደዚህ ነው ምሰራ እንደዚህ አይነት ነገሮችን አቀርብልሃለሁ እንደዚህ አይነት ነገሮችን ተረከበኛለሁ ወይ ተብሎ ተጠያይቀው እንዲሰሩ ማድረግ ይቻላል ብቻ በጥቅሉ እንደመ እንደመ ማስተዋወቅ እንደምፈልገው ሰው ነው። ለምሳሌ ሁለት ዩኒቨርሲቲ ሚሄዱ ተማሪዎችን አዳዲስ ተማሪዎችን በአንድ ላይ እንዲቀጥሉ ለማድረግ ዩኒቨርሲቲ ውስጥ ምን አይነት ወንድማማችነት እንደሚያስፈልግ? ዩኒቨርሲቲ ውስጥ የእናት ልጅ የአባት ልጅ እንደሌለ እና አብሮት ያለ ሰው ወንድሙ እንደሆነ። እንዲረዳ ማድረግ አንድ ላይ ቤተክርስቲያን መንፈሳውያን ቦታዎች ላይ በተመ በተመሳሳይ ሰዓት እና በተመሳሳይ ጊዜ እየተደዋወሉ እየተቀሳቀሱ እንዲሄዱ። እነዚህ እነዚህን ነገሮች እነግራቸውና እነዚያን ጉዳዮች በጋራ ሊፈጽሙ ሲሉ ሰዎቹ የግዴታ እየተዋወቁ በደንብ ቁርኝታቸው እየጨመረ ሊሄድ ይችላል። መምህራንን ማስተዋወቅ ከሆነ ስራው መምህራን በተመሳሳይ መርሃ ግብሮች እንዲገናኙ አንዱ አንዱን እንዲጠይቀው አንዱ ደግሞ አንዱ አንተ ከእኔ ትበልጣለህ አንዴ አንዴ አን አንተ ከእኔ ትበልጣለህ እየተባባሉ በትህትና እንዲቀጥሉ በማድረግ እንደዚህ ማስተዋወቅ ይቻላል። መምህር እና ተማሪን ማስተዋወቅ ከሆነ ይሄ እንደዚህ ነው ልጄ ነው ወንድሜ ነው። ሰውን ማስተዋወቅ እንደ ሁኔታው ነው ሚ ሚመ እንትን ሚለው ሚወሰነው። ማስተዋውቀው ሰው ምን አይነት ነው? በተለይ ከተማ ዙሪያ ከሆነ ብዙ ጊዜ ማስተዋውቃቸው ቦታዎች ወይ ካፌዎች ናቸው ወይ ደግሞ መንፈሳዊ ጉዞዎች ላይ ነው። ሰዎች እንዲተዋወቁ ማረገው ሁለቱንም ለምሳሌ መንፈሳዊ ጉዞ ካለ ሁለቱንም እዛ ግ ጉዞ ውስጥ እንዲሳተፉ በግል እነግራቸዋለው ከዛ በአጋጣሚ የተገናኘኋቸው በማስመሰል ሁለቱን አብረን እንድንውል አብረን እንድናሳልፍ ማድረግ ይቻላል። ከዛ በኋላ ሰዎቹ ከተዋወቁ በኋላ የኔ ድርሻ ከመስመር እነሱ መሄድ ካለባቸው መስመር ጥሎ መውጣት እና እነሱ እንዲጨርሱት ማድረግ ነው። ምክንያቱም አንዳንዴ በግፊት እና በጫና የተደረገ ትውውቅ በንግድ አለምም ቢሆን በትዳርም ቢሆን በየትኛውም በጓደኝነትም በማህበራዊ ህይወትም ቢሆን በግፊት የተደረገ ነገር ከጥቅሙ ይልቅ ጉዳቱ ስለሚያመዝን። የኔ ስራ ሰዎቹን ማድረስ ምንድነው ፈረስ ያደርሳል እንጂ አይዋጋም እንደሚባለው ሁለቱን ሰዎች ማደራረስ ብቻ ነው። ስራዬ ከዚህ ከዚህ አንፃር በእንደዚህ በእንደዚህ አይነት መልኩ አስተዋውቃለሁኝ። ዋናው ግን እሚወስነው ነገር ሰዎቹ ሚተዋወቁበት አላማ ምንድነው? ለምን አይነት ሰዎችን አስተዋውቃለሁ ሚለው ነገር ነው

በምን ትመገባለህ ይሄ ጥያቄ በእርግጠኝነት መልሼዋለሁ እየተደጋገመ እየተደጋገመ ጥያቄዎች እየመጡ ስለሆነ ያው ካለመመለስ መመለስ ስለሚሻል የምመገብባቸው እንደ ምግቡ አይነት ነው። ለምሳሌ ደረቅ ምግቦች ከሆኑ እንደ ኩኪስ ምናምን አይነት ከሆኑ ግዴታ ሳህን ላልጠቀም እችላለሁ። ሌሎች ደግሞ በጣም ሞስቸሪ ያላቸው እርጥበት ያላቸው ምግቦች ከዋሉ እንደ ወጥ የሚጨመርባቸው ከሆነ የግዴታ ሳህን መጠቀም ግድ ይለኛል። ለምሳሌ ፓክ እንደሆነ ቆሎ የታሸገ ቆሎ ከሆነ በፊስታል ውስጥ እንዳለ እንዳለ መመገብ እችላለሁ። የታሸጉ ደረቅ ዳቦዎች ከሆኑ ምን እንዳለ በታሸግቡበት ፌስታል ልጄ ልመገብ እችላለሁ። ስለዚህ እንደምመገበው አይነት የሚወሰን ነው

በጣም ጥሩ ጥያቄ ነው አንዳንድ ጥያቄዎች እንደው ዶክተር የኮመንት ያደረጋቸው ጥያቄዎች ይመስላሉ፤ በቀን ምን ያክል ውሃ ትጠጣለህ? ከአንድ ሊትር እስከ ሁለት ሊትር ውሃ በቀን እጠጣለሁ፤ ውሃ በእውነቱ በጣም እጅግ በጣም አስፈላጊ ነው ከሚባሉ ነገሮች ውስጥ አንዱ ነው፤ ድሮ ድሮ ይሄ ሳይነስ በደንብ በጣም እንትን ብሎ ጎልቶ ሳይወጣ የኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን እንደ ውሃ አሁን እኛ ጠጡት ተብሎ ሀኪም ከመምከሩ በፊት ጸበል እንድንጠጣ የተለያዩ ቦታዎችን በስመ ቅዱሳን የተሰየሙ ጸበሎችን እንድንጠጣ ጸሎት የተጸለየባቸውን ድርሳን የተደገመባቸውን ጸበሎችን እንድንጠጣ ትመክረን ነበረ ይሄ ማለት በእጅ አዙር አሁን ተሻሽሎ የመጣው ውሃ ጠጡ የሚለው ህግ ነው ማለት ነው፤ ከመንፈሳዊ ሀይሉ በተጨማሪ ያም ውሃ ነው በነገራችን ላይ ጸበሉ ውሃ ነው ግን መንፈሳዊ ሀይሉ ያለው ውሃ ነው የቅዱሱ በረከት ሲያድርበት የተደገመው የእግዚአብሔር ቃል የተነበበው የእግዚአብሔር ቃል ሀይል ሲያድርበት መንፈሳዊ ፈውስን መንፈሳዊ በረከትን የሚሰጡ ውሃ መሆኑ ነው የሚለየው እንጂ ልክ ያም እንደዚህ ነው እና ውሃ መጠጣት ጥሩ ነገር ስለሆነ በተለይ ብዙ ሰዓት የሚደክሙ ሰዎች ውሃ ቢጠጡ ኩላሊት አሁን ኩላሊት ኩላሊት ጠጠርን ለማስወገድ ከሚያስፈልጉት አንደኛው ውስጥ አሁን በጣም ብዙ ውሃ መጠጣት ነው እና በርግጥ እንትን የሚለው ነገር አለው ያን የጎንየሽ ጉዳት ባይባልም ብዙ ውሃ መጠጣት ህልመ ሌሊትን ያስከትላል የሚባል ነገር አለ ከዚህ አንፃር ሳይሆን ግን ከጤንነቱ አንፃር ውሃ መጠጣት በጣም ጠቃሚ ነው፤ በተለይ ደግሞ በፋብሪካ ደረጃ የታሸጉ ጥራታቸውን የጠበቁ ቢሆኑ ደግሞ የተሻለ ነው እንደዛ ካልሆነ የትኛውንም ውሃ ወራጅ ውሃ እያነሳን ቀን ሙሉ ስንጠጣ ብንውል ቀን ሙሉ ባክቴሪያ እና ጀርም ከመሰብሰብ ውጪ ሌላ ምን ጨምረው አንዳችም ነገር የለም ሌላ የምናመጣው የምናገኘው ጥቅም ሳይኖር ጉዳቱ ያመዝንብናል እና ከቻልን እና ከሆነልን የፋብሪካ በፋብሪካ የታሸጉ ፋብሪካ የተሰሩ መጠጦችን መጠጣት እጅግ በጣም ውሃዎችን መጠጣት ጥሩ ነው፤ ይሄም ባይሆን እንኳን ቢያንስ በተቻለው መጠን ውሃውን ወይም ለማፍላት መሞከር ወይም ደግሞ እጅግ በጣም ፍሪጂ ተጠቅሞ በጣም እንዲቀዘቅዝ ማድረግ እና እዚያ ውስጥ ያሉት ጀርሞች ከእነሱ እነሱ ከሚኖሩበት ቴምፕሬቸር በላይ ከሆነ ወይም በታች ከሆነ መኖር ስለማያችሉ ስለሚሞቱ ያንን ውሃ በባዮሎጂካል መንገድ አጣራ ነው ማለት ነው ወይንም ደግሞ ትናንሽ ቤት ውስጥ ያሉ ፊልትሬሽን ታንኮችን መጠቀም እና የምንጠጣውን ውሃ በዚህ ልክ የሆነ ቢሆን በጣም ጠቃሚ ነው አልያ ደግሞ በየጊዜው ውሃ አጋርና ክሎሪን የሚጠማ የሚጨመርባቸውን ውሃዎች ከየዋንባዎች እየያዝን በሃይላንድ ወይም ደግሞ በሌላ መጠጫ እቃ ይዞ መጠጣት የተሻለ ነው ምክንያቱም ውሃ ጠጡ ሲባል እንደው ዝም ብሎ ያገኙትን ሁሉ መጠጣት ሌላ ጠንቅ መሳብ ስለሆነ ማለት ነው ብዙ ጊዜ እንደ ሀገር አሁን እኛ አካባቢ የተለመደው አኗኗራዎችን ገጠሩ ክፍል የውሃ አርኩስ የሰው ቅዱስ የለውም በሚባል ህግ ነው የምንለው እና የትኛውም ውሃ ብንጠጣው ችግር አያመጣብንም ብለን የምናስብ አይነት ሰዎች ስለሆንን ከእንደዚህ አይነቱ ማለት በጣም የወረደ እና የሞኝነት ስሜት መውጣት የሚጠበቅብን ይመስለኛል

የምወዳቸው ምግቦች እኔ በእውነቱ ምግብ ምርጫ ብዙም እንትን አልልም ያገኘሁትን ምግብ ሁሉ የምበላ አይነት ሰው ነኝ። እና በተለይ ያልታሸጉ ምግቦች ፍሬሽ ምግቦች ቢሆኑ አትክልት ከዚህም ደግሞ ከፍ ሲል ደግሞ አትክልት ቢሆን በጣም በደስተኝነት የምሞላው የምመገበው አይነት ምግብ ነው። እና በጣም የምወዳቸው ምግቦች እንደ ምንድነው? እንጀራ አምባሻ እንደዚህ እንደዚህ አይነት ነገሮች ሎካል ሜዲ የሆኑ ምግቦች እወዳለሁ

እሳት ለማንደድ የጠቀማቸው ነገሮች ብዙ ናቸው። ለምሳሌ ያክል ኩበት አለ እንስሳት አኒማል ደግ የሚባለው በእንግሊዘኛ ማለት ነው ኩበት አለ ይሄ ከእንስሳት ጽዳጅ የሚገኝ ነው። ሁለተኛው ክብሪት ክብሪት ግዴታ አስፈላጊ ነገር ነው እንጨት አለ። ቤንዚን ማቀጣጠያ በተለይ አልያያዝ የሚል ከሆነ እንጨቱ እጥብነት ወይም ኩበቱ እርጥብነት ፀባይ ካለው ቤንዚን እጠቀማለሁኝ እና በዚህ በብዙ ጊዜ እነዚህን ነገሮች በቀላሉ የምናገኛቸው በቅርብ የምናገኛቸው ናቸው ሌሎችም መንገዶች ሊኖሩ ይችላሉ። ላይተርም የመጠቀም ቴክኖሎጂ አለ። ይቺ በውስጧ እሳት ያላት የሆነች የእጅ ባትሪ አለች እሷን የመጠቀም እንትን አለ እና የተለያየ ነው ሰው ሰዓት ሊያይዝበት የሚፈልገው ነገር ካነደድኩ በኋላ ለብዙ ፐርፐዝ እጠቀማለሁ። እህል ለማብሰል ምግብ ለማብሰል ሊሆን ይችላል ውሃ ለማሙቅ። ሊሆን ይችላል ቆሻሻ ለማቃጠል ሊሆን ይችላል እና ሌሎችንም አካባቢው ውስጥ አካባቢውን ለማጽዳት ለምሳሌ ብዙ ሳርና ምናምን የበቀለበት የደረቀ አካባቢ ከሆነ እባብ እንዳይኖርበት የግዴታ መቃጠልና መጽዳት አለበት እና ሌሎች ለምሳሌ ሼክ ላለመተኮስ ለመጥበስ ልንጠቀመው እንችላለን እና የተለያየ ጥቅም አለው።

ዋው በጣም ኢንተረስቲንግ ጥያቄ ነው በባህላዊ ልብስ ትለብሳለህ እንዴ? በደንብ ነው እንጂ የምለብሰው። በተለይ አመት በዓል በመጣ ቁጥር ግን የመስከረም አንድ የዘመን መለወጫ የምንለው ዮሐንስ ዘመን ዮሐንስ በመጣ ቁጥር። ገና ጥምቀት ጥምቀት በተለይ ነጭ ልብስና የባህል ልብስ የሚለበስበት ወቅት ነው። እንደ ትንሳኤ ትንሳኤ በጣም ብዙ ሰሞኖች ነጭ ልብን የሚለብስባቸው ወር ወሮች ናቸው። ነጭ ማለት ብሩህ ተስፋ ነው። ክርስቶስ ተነስቶ ዲያብሎስ ድል ተነስቶ የተዘጋችው ገነት ተከፍታልናልናለችና። የድሮ ድሮ ያጣነው በአዳም ምክንያት ያጣነውን መላእክት የሰጠንን ከእሱ ጋር ያስታረቀንን ያቀረበንን ሱታፊ አምላክ በሀጥያት ተሸፍነን የምንኖር የነበረን ሰዎች ወደ ሱታፊ አምላክ ማደጋችንን። የዳ ደብዳቤያችን መቀደዱን ከክርስቶስ ህብረት አንድ መሆናችንን ምን ምንገልጽበት ነው። ከሀጥያት ብቻ ዳን ብለን የምንናገረው አይደለም። በክርስቶስ ሰው መሆን እግዚአብሔርን አውቀነዋል እግዚአብሔር እና። ከዚህ ከዚህ አንፃር በእነዚህ ወራት ነጭ ልብስ በጣም በትርጉም ነው በነገራችን ላይ የኛ አካባቢ። የኛ እና ባህላችን በጣም የተሳሰረ ነው ማለት ይቻላል። በሃይማኖታዊ ባህል ነው ያለን ወቅቶችን እየጠበቁ እግዚአብሔርን ማመስገን። እነዚህ እነዚህ ነገሮች ያሉበት ስለሆነ። ሃይማኖታችንን የምንጠብቅበት የምናስቀጥልበት የምንሰብክበት ሳንናገር በአለባበስ ብቻ ምንሰብክበት ዘዴና መንገድ ስለሆነ ባህላዊ ልብሶችን እለብሳለሁ። እንደ እንትን ከሃይማኖት ደግሞ ራቅ ብለን ስንሄድ። ሃይማኖትን የማይገልጹ የተደራጁ አይነት የባህል ልብሶች አሉ። ለምሳሌ ኢትዮጵያ ውስጥ በደንብ የሚታወቁት የሲዳማ ያገው። ቀይ ጃኖ እንደዚህ እንደዚህ ነገሮች ይታወቃሉ። የኦሮሞ እዚህ ግምባር ላይ የሚታሰሩት እንደ ጨሌ አይነቶች ነገር የታወቁ ናቸው። ባህላዊ ልብሶች ናቸው እኔም ከእነዚህ ውስጥ ብዙዎችን እለብሳለሁ

ምን? ማለት ነው መጠበቅ ታግድ ነው ማለት ምን አይነት ነው ትርጉም ያለው ነገር አልመሰለኝም። ምክንያቱም ትርጉሙን መጠበቅ ታግድ የሚለውን። ቃል ስለማላውቀው የመጠበቅ መጠበቅ ታግድ ነው የሚለውን መመለስ አልችልም። የቅድም እንዳልኩት ለኤአይ እንደዚህ የተዛባ መረጃ መስጠት በሀገርም በቋንቋም ላይ እንደመቀለድ ነው። እና እኔ በትክክለኛ መረጃ ለመስጠት ስለምሞከር። መጠበቅ ታግድ ነው የሚለውን ለጊዜው ይለፈኝ ድጋሜም ባይመጣ ደስ ይለኛል። ምክንያቱም ስለማልመልሰው ድጋሜ ደቂቃ መቁጠር ድጋሚ ሪከርድ ማድረግ ድጋሚ ለኢአይ የተሳሳተ መረጃ ላለመስጠት መጠንቀቅ ነው እንጂ ሌላ ነገር ማድረግ ስለማልችል። በተቻለ መጠን አንዴ የመለስኳቸው እና እርግጠኛ ያልሆንኩባቸው ጥያቄዎች ባይመጡ ብዬ ነው የማስበው። እንደዚህ ካልሆነ እንትን ይመጣል። ግዴታ የመመለስ በቃ ልመልሰው መመለስ ስላለብኝ እያልኩኝ ይሄን መልሰው ከሆነ ቅድም እንዳልኩት። ጥሩ አይደለም። ይሄ ማለት የስራ እንትን አይደለም። እስከተከፈለኝ እስከቀረው እስከሰራው ሀገሬን ለማስታዋወቅ እስካሰብኩኝ ድረስ በትክክል መሆን አለበት

ከስራ ባልደረቦቼ ጋር እጅግ በጣም ጥሩ የሚባል ግንኙነት ነው ያለኝ። በጣም እጅግ በጣም ማለት ነው። እስከምንነፋፈቅ አይነት ድረስ የሚያስኬድ ጓደኝነት ነው ያለን፣ ግንኙነት ነው ያለን፣ ይሄ የሆነው ደግሞ የ የሶሻል ላይፍ የምንድነው የማህበራዊ ኑሮ እንትን መስፈርቶች የሚባሉ አሉ አይደለ። የወጣ የተቆጠረ የተቀመረ መስፈርት ባይኖርለትም ማህበራዊ ኑሮ እንዴት መሆን አለበት ብሎ አስቦ ከሰዎች ጋር በፍቅር በደስታ ተስማምቶ ለመኖር ከማሰብ የሚመጣ ነገር ነው። እና በተለይ እኔ አሁን ለማህበራዊ ኑሮ በጣም ምመ ሚመች አይንት ፀባይ ለመፍጠር የስራ ቦታዬ ላይ እሞክራለሁ። በሆነ ባልሆነው ላለመቆጣት፣ በሆነ ባልሆነው ሰዎችን ላለማስቀየም፣ ከሞከርን እንደ ሰዎች በሃላፊነት ስሜት፣ በእኔነት ስሜት፣ የሰዎችን ደካማ ጎል ለመሸፈን ከሞከርን፣ ጉድለታቸውን ካገዝናቸው፣ ከተባበርን፣ ሚነፋፈቅ አይነት ማለት የስራ ባልደረቦችህ እስከመቼ ድረስ እስከመቼውም ድረስ ከእሱ ጋር ብቀጥል የሚያስብል አይነት ህይወት ይፈጠራል። እና ለዚህ ነው እኛ ሁላችንም የምንነፋፈቀው። እኔ ባልኖር የኔ ጓደኛ አቻዬ በኔ እኩል ተመሳሳይ ዲፓርትመንት ላይ የተመደበ ሰው የኔን ስራ ሸፍኖ መስራት ይችላል። ምክንያቱም ካለን ማህበራዊ ህይወት ካ ካለን ጥሩ ግንኙነት የተነሳ ነው። እንጂ ብንጣላና የሻከረ ግንኙነት ቢኖረን ኖሮ ይሄንን አያደርግልኝም ነበር። ፈጽሞ እንደውም እንኳን እንደዚህ አይነት እድል ሊሰጠኝ ቀርቶ እንኳን እንደዚህ ሊያደርግልኝ ቀርቶ ከዚህ የ በጣም እንትን ያለ እንዲሁም በመቼ በቀረበ ወጣ በተባረር ነበር የሚለው። እና ጥሩ ባልደረቦችን ለመፍጠር የግዴታ ጥሩ ሆኖ መገኘት አኗኗርን፣ አዋዋልን፣ በደንብ በተሻለና በሰዎች መቼ በኖረልን ብለው የሚጓጉት አይነት በማድረግ የሚመጣ ነገር ነው። አብዛኛው ሰው እንደዚህ ነው ያለው። እንደ ኢትዮጵያ አሁን ዋልክ? ደናደርክ? እንዴት ዋልክ? ተባብሎ ምሳ አብረን እንብላ፣ ሻይን እንጣ ተባብሎ በአንድ ላይ በጋራ የሚኖር ማህበረሰብ ያለበት ማህበረሰብ ሀገር ስለሆነ ማህበራዊ ህይወት በጣም ቀላል ነው። አንዳንዴ የሚፈጠሩ ክፍተቶች አሉ ሰዎችን ማስቀየም ሊኖር ይችላል ይሄ የስራ ፀባይ ነው ብሎ ይሄን አምኖ እንደዚህ አይነት መጀመሪያ እንደዚህ አይነት ስለልቦና መገንባት በቃ እኔና አገሌ ብንጣላ ሰብአዊ ፀባይ ሃይ አይደለም ይሄ ስራ ነው። እንደ ሰው ግን አንድ ነን ብሎ የሚያስብ ስነልቦና ከተሰራ በኋላ ከስራ ባልደረባ ጋር ሚኒወ ሚኖረው ወዳጅነት እጅግ በጣም የተሻለ ይሆናል።

ማደንዘዝ ትወዳለህ የሚለው ጥያቄ። በትክክል አማርኛውን ያገኘሁት ስለማይመስለኝ። እንትን እለዋለሁ። የዶክተር ቃል ከሆነ እርግጠኛ አይደለሁም። ማለት የዶክተሮች ሰርጀሪ ሊሰሩ ሲሉ የሚያደርጉት ነገር ከሆነ እሱን እኔ ዶክተር ስላልሆንኩኝ አላደርገውም

ቀልድ መናገር ትወዳለህ አዎ ቀልድ መናገር እወዳለሁ። ምግብ ያለጨው አልጫ እንደሚሆን ሁሉ አንዳንዴ ሁል ጊዜ ቀልድ የሌለበት። እና የመኮሳተር ህይወት ከሆነ ብዙም እንትን አይደለም ሁልጊዜም ሰው የሚያየው እንደተነጫናጭ ፀሀይ እንደሌለው ሰው ስለሆነ። ቀልድ መናገር አንዳንዴ ጨዋታ መካከል ቀልዶችም ማስገባት እና ሰርፕራይዝ የሆኑ ሀሳቦችን ማምጣት ጥቅም ያለው መስሎ ይታየኛል። ምክንያቱም ይሄ በዚህ በዚህ ነው ማህበራዊ ህይወት የሚገነባው። ማህበራዊ ህይወት ሰዎቹ ላንተ ወይም ለኔ በጣም ፖዘቲቭ የሆነ እይታ የሚኖራቸው እኔ። ለኔ በሚቀርበኝ ለኔ ባላቸው አመለካከትና እኔ በምቀርባቸው ልክ ስለሆነ ቀለል አድርጌ ሳላወሳስብ እና እንዲሁ ጭንቀት የሚፈጥር አይነት ፊት ሳልይዝ ጭንቀት የሚፈጥር አይነት አነጋገር ሳልናገር የምቀርባቸው ከሆነ ሰዎቹ በፍቅር ነው የሚቀርቡኝ። እና በዚህ መካከል ቀልድ አንዱ ነው። የቁም ነገር በመነጋገር መካከል አንዳንዴ ሲደብር መምህራንም ቁጭ ብለን ባለንበት እየተማርን በሚደብረን ሰዓት ቀልድ ተናግረው ወይ ደግሞ የሆነ እንትን የሚያስደነግጥ ነገር እንትን ብሎ ወደ ቀልባችን ይመልሱናል ትኩረታችንን እንድንመልስ ወደ ትኩረታችንን እንድንገባ ያግዙናል። እና እኔ ቀልድን ለኔ ቀልድ በራሱ ቁም ነገር ነው። ምክንያቱም ቁም ነገሮችን ትኩረት እንዲሰጡ ለቁም ነገሩ በደንብ ቦታ እንዲሰጡት ከዛ በተጨማሪ ደግሞ እኔን በደንብ እንዲያውቁኝ ለኔ ያላቸው አመለካከት ምን አይነት እንደሆነ እንዲስተካከል የሚያደርግ እስከሆነ ድረስ። ቁም ነገርም ይሄ ነው አላማው አንድን ነገር በትክክል ቦታውን እንዲያገኙት ማድረግ በትክክል እንዲገባቸው ማድረግ ስለሆነ። ቀልድ በራሱ በራሱ ቀልድ ለኔ ቁም ነገር ነው ብዬ ነው የማስበው። አንዳንዴ ሁል ጊዜ ቁም ነገር በመናገር ብቻ ለውጥ አይመጣም። እስከ ሰዎችን እስከ እንትናቸው ድረስ ደርሶ ማግኘት ይጠይቃል። የሰዎችን እንዲናገሩ ለምሳሌ ችግር መፍታት የሚችል ሰው ሁል ጊዜ ኮስታራ መሆን የለበትም። የንስሃ ልጅ እና የንስሃ አባት ግንኙነት አለ አይደለ? አሁን አንድ ሰው ንስሃ ሊገባ ሲሄድ አባቱ ቀለል አርጎ እጅግ በጣም ሰው ገድሎ ለምን ሃምሳ ሰው ገድሎ አይሄድም? ህህ አሃሃ እያሉ ቀስ እያደረጉ ሌሎችን ብዙዎችን እንዲናገር ማድረግ መግፋት እንደዚህ ማድረግ። የተሻለ ቁም ነገር እንዲኖረው ማድረግ ማድረጊያ መንገድ ነው እኔም እንደዛ ነው የምቆጥረው

መዝገቦች ታስቀምጣለህ በጣም ጥሩ ጥያቄ ነው። አንዳንድ የድርጅት ሰራተኛ መዝገብ የሚባለው ነገር በጣም ጥሩ ነገር ነው። መዝገቦችን ሳነዶችን በቀናቸው ከፍሎ ማስቀመጥ ሊኖር ይችላል። ደግሞ በአይነታቸው ለምሳሌ የወጭ ሰነዶች አሉ የገቢ ሰነዶች አሉ። የተጠየ ደምስ ብድር የተጠየቀባቸው ሰነዶች አሉ ብድር የተሰጠባቸው ሰነዶች ሊኖሩ ይችላሉ። መዝገብ እቃዎች የተደረገባቸው ነገሮችም ሊኖሩ ስለሚችሉ መዝገቦችን እንደ አይነታቸው ነው። የምናስቀምጣቸው እና ከዚህ የተነሳ መዝገብ ማስቀመጥ አንዱ የቢሮ ህግ ነው። የቢሮ ቢሮክራ እንትን ነው ደንብ ነው። መዝገብ በስርዓት አለመስቀመጥ ማለት በራስ ላይ በጣም ብዙ ስራ መጨመር ነው። ረጅም ስራ አድካሚ ስራ እንደመጨመር ነው ቁጥሩና እኔ መዝገቦቹን የማስቀመጥ እንትኔ ፀባዬ በጣም እንትን ያለ ነው የተ የታወቀ እና የተለመደ ነው። ከዚህም የተነሳ ስራዎች በጣም ቀለውልኛል እጅግ በጣም እጅግ እጅግ እጅግ በሚባል ደረጃ ስራዎችን ሌላ ቀን መዝገብ ፍለጋ ሲሄድ ቀጥታ በስም አገኛቸዋለሁ። ወይም በሰጠኋቸው ኮድ ስለማገኛቸው ለኔ ስራዎችን በመዝገብ መዝገቦችን ሰነዶችን ማስቀመጥ በጣም ጥሩ ነው ብዬ አስባለሁ።

በመታጠቢያው ቤት ውስጥ አልዘምርም በርግጥ አንዳንዴ ሳላስበው እየዘመርኩ ልሆን እችላለሁ ሻወር እየወሰድኩኝ በዛው እየዘመርኩ ሊሆን ይችላል። እና ደጋግሜ እንደምለው ሁለት ስራ መስራት ብዙም እንትን አይደለም የልምድ ይሆናል ለምሳሌ አንዳንድ ሰው እየጸለየ የሆነ ስራ የሚሰራ ከሆነ ጸሎቱ ወይስ ደግሞ ስራው የልምድ ይሆንበታል እንጂ የዛ ነገር ትኩረት ላለመስጠቱ እንደ እንደማሳያ ነው። መዝሙር እያዳመጥኩ ወይም ደግሞ ቅዳሴ እያዳመጥኩኝ መጽሐፍ ላንብብ ማለት አንደኛውን እንደ መደበሪያ መጠቀም ነው እና እንደዚህ አይነት ትርጉም ስለሚሰጠኝ እኔ ብዙ ጊዜ ሁለት ስራዎችን ደርቤ አላደርግም። ምግብ እየበሉ ስልክ ማንሸራተት ቲክቶክ መመልከት ፌስቡክ መጻጻፍ ቴሌግራም መጻጻፍ እነዚህ ነገሮች ሁሉ ኢትዮጵያዊ ባህል አይደሉም ኢትዮጵያዊው ስነ ልቦና አይደሉም። ማዕድ ክቡር ነው የሚለው ነው። እና ከዚህ ከዚህ አንፃር የትኛውንም ስራ ስልክ እያወሩ መጻፍ አሁን አንዳንድ ሰዎች ይችላሉ እኔ ግን ማ አላደርገውም ምክንያቱም አንዳንዴ ማወራውን ልጽፈው እችላለሁ። ከዚህ የተነሳ ሁለት ስራ አልሰራም። ግን እንደዚህ ቀለል ያሉ ስራዎች እንደመታጠብ እንደማጠብ ከሆኑ ትኩረቴ ወደ መዝሙሩ አድርጌ ዝም ብሎ የጉልበት ስራውን ወደ ማጠቡ ወይ ወደ መታጠቡ ላደርገው እችላለሁ እንደዚህ አይነት አጋጣሚዎች አጋጥመውኝም ያውቃሉ። በርግጥ እነዚህ ነገሮች ትኩረት የሚሹ አይደሉም ትኩረት ለማይሻ ነገር ደግሞ ይሄን ያክል

በቤተሰባችን ውስጥ የምናከብራቸው ብዙ አይነት በዓላት አሉ። እለታዊ የሚባሉ ወርሃዊ በዓላት አሉ ሳምንታዊ በዓላት አሉ አመታዊ በዓላት አሉ። ሳምንታዊ በዓላት ከሚባለው ውስጥ በመጽሐፍ ቅዱስ እንደተጻፈልን የእግዚአብሔር ስድስት ቀን ቀይ ሰርቶ በሰባተኛው ቀን አረፈ እንደሚለው ይቺን የሰባትን ቀን ሰንበትን ትቅድሳት ዘንድ አስብ ብሎ እንደተናገረ ይቺኛዋን ቀን ነው በሳምንት ውስጥ ከምናከብራቸው በዓላት አንዳይ የሆነችው ሌላው በወራት የሚከበሩ በዓላት ናቸው በወራት የሚከበሩ በዓላት በሰላሳ ቀን ሂደት ውስጥ ዙረት ውስጥ ለምሳሌ በአበይት በዓላት የሚባል አሉ ሚካኤል እመቤታችን በሃያ አንድ ማለት ነው ሚካኤል በሃያ ሁለት እመቤታችን በሃያ አንድ ባልወልድ በሃያ ዘጠኝ ከዚህ በተጨማሪ ሰው በፍላጎቱ በአስራ ዘጠኝ ገብርኤልን በአስራ ስድስት ኪዳነ ምህረትን በሃያ አራት ተክለ ሃይማኖትም በሃያ ሰባት መድኃኒዓለምን በአምስት አቡነ ገብረነፍስ ቅዱስን ማክበር ይችላል አመታዊ በዓላት የሚባሉት ከዘመን መለወጫ ውጪ ሌሎች እነዚህን በዓላት አይለቁም። ለምሳሌ አሁን የእመቤታችንን አስተርዮ የምናከብርበት ወቅት አለ። ፍልሰቷን የምናከብርበት የአመታዊ በዓላት የሚባለው አሉ ከዚህ ጎላ ብለው ደግሞ በኔክስ ደረጃ በካላንደር ደረጃ ተዘግተው የሚከበሩ በዓላት አሉ እንደ ካላንደር ማን አለ ገና አለ ገና ማለት የክርስቶስን ልደት የምናስብበት ነው። የክርስቶስን ልደት የምናስብበት ነው ስንል ክርስቶስ ለአዳም በገባው ቃል መሰረት አምስት ሺህ አምስት መቶ ዘመን ከልጅ ልጅ ተወልጄ አድንሃለሁ ያለ ክርስተቶስ ትንቢቱ እንደ እንደተፈጸመ ምሳሌው ትንቢቱ እንደደረሰ ባወቀ ጊዜ ተወለደልን ወረደልን ተወለደልን ብለን የምናከብረው ነው ሌላው የጥምቀት ባዓል ነው ይሄው እኛን ለማዳን የመጣው ክርስቶስ ስራውን ሁሉ የጀመረው በጥምቀት ነው። መጀመሪያ ተጠመቀ ከዚያ ቀጥሎ ወደ ግራማ ቆሮንጦስ ገባና ይቺኛዋን በዓል የጥምቀትን በዓል የክርስቶስን መጠመቅ እያስታወስን የኛም ጥምቀት በክርስቶስ ብቻ የጥንት ነው ያለች አይደለችም። ውሃዎችን ቀድሶ ጥምቀትን የልጅነት ማግኛችን ያመነ የተጠመቀ ይድናል ከሚለው ከልደት ጥምቀት በተጨማሪ በአመት የምናከብረው ህዝባዊ በዓል የሆነን ነው ሌላው ደግሞ የ የትንሳኤ የትንሳኤ በዓል ነው የትንሳኤ በዓል የትንሳኤ ይኸው ክርስቶስ ሁሉም በአባላቶቻችን በነገራችን ላይ ሃይማኖቱን የተከተሉ ናቸው። ክርስቶስ አለሙን አድኖ እንደተ በመጽሐፍ እንደተ እንደተጻፈ በኤርምያስ መጽሐፍ እንደተጻፈ በሰላሳ ብር ተሽጦ ለመድኃኒተ አለም በማይክል አምር በቅራንዮ ተሰቅሎ ወገብረ መድኃኒተ በማይክል አምር ብሎ ቅዱስ ዳዊት እንደተናገረው በማይከለምር ተሰቅሎ አለምን ለማዳን ሶስት መዓል ሶስት ሌሊት በቀርሰ መቃብር ካደረ ቦኋላ በሰኑ ስለት ሴሬን ነው በሳሉ ስለት ይቅስፈል ነው። በሳሉ ስለት ሴሪኤል ነው ብሎ ሆልስፈሴ እንደተናገረ በሶስተኛው ቀን ተነሳ መለኮት ነፍስ የተለየው መለኮት የተዋሃደው ስጋ በመቃብር ነፍስ ነፍስ ስጋ የተለየው መለኮት የተዋሃዳት ነፍስ ወደ ሲኦል ገብተን በሲኦል ለነበሩ ህሙማል በሲኦል ለነበሩ ለነ አዳም ከአዳም ጀምሮ እስከ ክርስቶስ ለነበሩ ለሞቱ ነጻነትን ሰብካ ከሲኦል ወደ ገነት መልሶ በሶስተኛው ቀን ስጋውን ከመቃብር ያስነሳበት ያስነሳበት ቀን ነው እና ይሄኛውን ትንሳኤ ብለን እናከብረዋለን። ከዚህ በተጨማሪ የምናከብረው ግንቦት ልደት አለ አምላክን የወለደች እመቤታችን አምላክ የተወለደው ከሰው ነው። የሰውን ስጋ ለብሶ ነው አኮ አኮ ዘነሶ ለዘነሶ እመላእክት አላህ ዘምዘራ አብርሃም እንዳለ ብሎ እንደተናገረ ሐዋርያው ይሄ የሚናገረው ክርስቶስ እንደዚህ ማድረጉን ነው የክርስቶስን መልካም ስራ የክርስቶስን እናት የወለደ የክርስቶስን የወለደች እመቤታችን ልደቷን የምናስታውስበት ቀን ነው። ሌሎችም በዓላቶች አሉ በእርግጥ የምናስታውሳቸው የካቲት ሃያ ሶስት አሁን እንደ በዓል የጊዮርጊስ በዓል ነው ግን እንደ አለም አቀፍ በዓል ጣልያን ኢትዮጵያ ጣልያንን ድል ያደረገችበት ቀን ተብሎ ከሚከበሩት ውስጥ አንዱ ነው እና በቤተሰቦቻችን በቤተሰቦቼ ውስጥ የምናከብራቸውን በቤተሰብ ውስጥ የምናከብራቸውን በዓላቶች ዘርዝሮ ለመጨረስ አምስት ደቂቃ በቂ ስላልሆነ በጥቅሉ ለማጠቃለል ያክል ወርሃዊ ሳምንታዊና አመታዊ በዓላትን እንደ ቤተሰብ እናከብራለን።

የትኛውን ወቅት ትወደዋለህ የሚለው ጥያቄ? ኢትዮጵያ ውስጥ አራት ወቅቶች አሉ። የመጀመሪያው ከሰኔ ሃያ አምስት አንስቱ እስከ መስከረም ሃያ አምስት ድረስ ያለው ዘመነ ክረምት የሚባለው ወር ነው። ዘመነ ክረምት የሚባለው ወር ክረምት የሚገባበት ገበሬው በሬውን እና ማሳውን ሞፈሩንና ቀንበሩን ይዞ ወደ እርሻ የሚወጣበት ወቅት ነው። እህሉን ዘርቶ የሚመጣውን የሚመጣውን የእግዚአብሔርን በረከት ማለት ዝናብን የሚጠባበቅበት ወቅት ነው በዚህ ዘመን በዚህ ጊዜ ዝናብ ይበረክታል። በተለይ ደጋማው አካባቢ ላይ በየቦታው ምንጮች ይፈልቃሉ። አካባቢው ሁሉ ሰማይ ምድር የተናደ እስኪመስል ድረስ ይረጥባል። ቀጥሎ ያለው ከመስከረም ሃያ አምስት መስከረም ሃያ አምስት አንስቶ ጥቅምት ህዳር ታህሳስ እስከ ታህሳስ ሃያ አምስት ድረስ ያለው ዘመነ መጸው ይባላል። ማለት ጻደይ በመባል የሚታወቀው ነው። ይሄኛው ወር ነፋስ ይበዛበታል ነፋስ ይበዛበታል። ያፈራው ፍሬ ዝናቡም በክረምት ያበቀላቸው እጽዋት ያፈሩትን ፍሬ ስመ ነፋሳት ነፍሳት ይሁኑ ስመ ነፋስ ያገዘፉ ለእጸው ለፍሬ እፀው እንደተባለ ፍሬያቸው እንዲያምር መድረቅ ያለባቸው እንዲደርቁ የሚያደርግ ነፋስ የሚበዛበት ወቅት ነው። ቀጥሎ ያለው ጥር የካቲት መጋቢት የሚባለው በጣም ፀሀይ እጅግ የሚበዛበት ወቅት ነው። በጋ ይባላል በዚህ ሰዓት ገበሬው የዘራውን እህል የሰበሰበውን ክረምት ያበቀለለትን ዘመነ ነፋስ የሚባለው ደግሞ ዘመነ መጸው። ያ ጸደይ ያ እንትን ያለለትን ያ ፍሬ እንዲያፈራ እንዲደርቅ ያደረገለትን በጋ ደግሞ ያበራያል ይወቃል። ወደ ጎተራው ይሰበስባል ወደ ቤቱ ያከማቻል ከዚህ ቀጥሎ ያለው በልግ የሚባለው ነው። በልግ ማለት የገበሬው ከሰማይ የእግዚአብሔርን በረከት የሚጠብቅበት ሁሉንም ለእርሻ የሚያሰናዳበት ወቅት ነው። በዚህ ሰሞን ፀሀይ እየቀነሰ ፀሀይ ምንድነው በጋ ልውጣ አልውጣ ክረምት ልግባ አልግባ የሚልበት ነው። እና በዚህ ወቅት ልምላሜ በየዛፎቹ መለምለም ይጀምራሉ ክረምት እየመጣ ነው ብለው መናገር ይጀምራሉ በህገ ተፈጥሮ እና በእንደዚህ አይነት ልክ የሚሄድበት ነው። ኢትዮጵያ ውስጥ ያለው ኢትዮጵያ አስራ ሶስት ወር እንዳላት ቀድሜ ለመናገር ሞክሬያለሁ። አንደኛው ወር ከሁሉም የሚለያት አምስት ቀን ያላት ወር ናት። ወሮቹ በሰላሳ በሰላሳ ቀን የተከፈሉ ቢሆኑም አንደኛው ጳጉሜን የምትባላ ግን አምስት አምስት ቀን ያላት ናት በስድስት አመት አንዴ ስድስት ቀን ትሆናለች በስድስት መቶ አመት አንዴ ደግሞ ሰባት ቀን ትሆናለች። ተብላ የምትታሰበው ነች እና እነዚህ ወቅቶች በተለይ ለይቶ መውደድ አለመውደድ የሚቻለው አበቦች የሚያብቡበትን ከመስከረም አንስቶ እስከ ታሳስ እስከ ጥቅምት ድረስ ህዳር ታሳስ ጥር አበቦች የሚያብቡትን ዛፎች ፍሬ የሚይዙበትን ክረምት ሞልተው የነበሩ ውሃዎች ጠርተው የሚታዩበትን ደስ የሚል በተለይ ከውሃ ስር ከሳር ስር ይመነጩ የነበሩ ወንዝ ምንጮችን ተገልጠው የሚታዩበትን ወር ወርቅ በደንብ እወደዋለሁ። ከዛ ቀጥሎ ያለው ክረምት ክረምት ባበቀለ በጋ ይመሰግናል ይባላል እና። ለዚህ ሁሉ ደስታ ግን ዋናው ምንጩ የሰው ልጅ ሰርቫይቭ እንዲያደርግ ይልቅ እግዚአብሔር አራቱንም ወራት ወራት መፈራረቅ ስለፈጠረልን ነውና። እግዚአብሔርን ፈጽሞ የምናመሰግንበት በወሮች በየጊዜያት እንደውም ለዚህ ቤተክርስቲያን እንትን ብለዋለች ስያሜ ሰጥታቸዋለች። ማቴዎስን ማርቆስ ሉቃስ ዮሐንስ ሚለውን ለእያንዳንዱ ሰጥታችኋለች ማለት ነው

የድርጅት ዝግጅቶቼን አዎ በጣም ደጋግሜ ነው የምሳተፈው። የጥሪ ወረቀት ደርሶ በክብር ተጣርታ። መቅረት ማለት የድርጅቱን ባለቤት የድርጅቱን ስራ ማናጀር እንደመናቅ ነው የሚቆጠረው። እና ብዙ ጊዜ የድርጅት ተሳትፎዎች ድርጅት ዝግጅቶች ላይ እሳተፋለሁኝ።

ጫጫታ በራሱ ምንድነው? ነው አሁን ጫጫታ ታገኝበት ትችላለህ። ጫጫታ እኔ እንደዚህ አይነት ነገሮችን በራሴ እየ ኮንሴፕት እየሰጠሁ በራሴ ትርጉም እየሰጠሁ መተርጎም ከጀመርኩ ቆይቻለሁና። እነዚህ ነገሮች በእንደዚህ የደፉኝ

በስራ ሰዓት እንደ አስፈላጊነቱ ነው። በእውነቱ ስራ ሰዓት ላይ ሆኜ ለሰላምታ ወይም ደግሞ ለተራ ነገር አልደውልም ግዴታ የሚያስገድደኝ ካልሆነ ለስራ ሊሆን ይችላል። ለእንደዚህ አይነት ነገሮች ግን እንደ አስፈላጊነቱ እንግዳ ከመጣብኝ ተራ ነገር ከሚባሉት ውስጥ አንዱ ሻይ ቡና ለማዘዝ ልደውል እችላለሁ እንጂ በስራ ሰዓት ሁል ጊዜም ትኩረቴ ስራ ላይ ነው። ይሄ በተለይ አሁን ለኔ በጣም ደስ የሚል እንትን ነው ማለት ልምድ ነው ብዬ ነው የምወስደው። ለስራ ክብር መኖሩን ያሳያል። አላስፈላጊ ከሆነ አልደውልም። ጥበቃ ካስ ፈላጊ ከሆነ ለጥበቃ እደዉላለሁ። እንደዚህ እንደዚህ ሌላ ደግሞ የቢሮ ጉዳዮች ማለት አንድ ቢሮ ከአንድ ቢሮ ጋር የሚገናኝባቸው አንዱ ስራ ድርጅት ከአንዱ ስራ ድርጅት ጋር የሚገናኝባቸው ሰራተኞች ከአሰሪዎቻቸው ጋር የሚገናኙባቸው ሁኔታዎች ሲፈጠሩ። ለስልክ ጥሪ አደርጋለሁኝ

ማታ ማታ ምን አይነት ድምጽ ትሰማለህ በጣም ጥሩ ጥያቄ ነው? የሌሊት አራዊት። በብዙ ጊዜ ሌሊት ላይ እንትን የሚሉ አራዊት የነዚያን ድምጽ ነው ልሰማ የምችለው ከዚያ አደጋ ሲደርስ የጩኸት ድምጽ ሊሰማ ይችላል። የውሃዎች የፏፏቴዎች የሌሊት በሌሊት የሚንቀሳቀሱ የመኪናዎች ድምጽ። እነዚህ እነዚህ ናቸው ሊሰሙ የሚችሉት በሌሊት

ብዙ ትንሽ ሳለ የሚል ጥያቄ ነው አሁን የቀረበልኝ። ብዙ ትንሽ ሳለ። ምንም ምንም ትርጉም የሌለው ነገር ነው። ምንም በእንግሊዘኛው ልግለጸው ከተባለ ምንም ግራማቲካል ሚኒግ የሌለው ነገር ነው። ጥያቄው እና ኤአይ እንደዚህ አይነት ጥያቄ። የሚያወጡ ሰዎች። በደንብ ኢትዮጵያውያንን በተለይ አማርኛ ተናጋሪዎችን። እንደ ምንድነው እንደ ባለድርሻ አካል ለማሳተፍ ቢሞከር። እንደዚህ አይነት ጥያቄዎች እንትን አይሉም። ሊከሰቱ አይችሉም። ምክንያቱም ይሄ አሁን ምንም ትርጉም ብዙ ትንሽ ሳለህ። ምን ማለት እንደሆነ አይ ዶን ኖ ትርጉሙን ምንም ልረዳው አልችልም

ባቡር ማለት ለትራንስፖርት አገልግሎት የሚውል እ ባ ለ ብረት ሀዲድ የሆነ ብዙ ሰዎችን ይዞ መሄድ በጣም ፈጣን የሆነ የ ትራንስፖርት ሲስተም ነው። ኢትዮጵያ አንድ የባቡር እንትን አላት የባቡር ሀዲድ አላት። እ ከተማ አዲስ አበባ ከተማ ባቡሮች ውጪ ካዲሳባ እ በድሬዳዋ መሄድ አንድ የባቡር መስመር አላት። እና ባቡር በጣም በእውነቱ ከእንትን የተሻለ ነው። ከመኪና ትራንስፖርት እጅግ በጣም የተሻለና ቀላል ነው። ትልቁ ችግሩ የባቡር እ ምንድነው? ኤሌክትሪክ ሲስተም በተቋረጠ ቁጥር መስመር ላይ የሆነ ነገር ቻሌንጅ ባጋጠመ ጊዜ የሚፈጠረው ችግር ነው። የባቡር ትልቁ ድክመቱ።

ግራጫ ከቀለም አይነቶች ውስጥ አንዱ ነው። በአለም ላይ የስንት አይነት የቀለም ኮዶች በጣም በሚሊዮን ኦር ቢሊዮን የሚቆጠሩት የቀለም ኮዶች አሉ። ከእነዚህ ውስጥ አንዱ ግራጫ ነው።

ግብር ማለት አንድ ሰው ለሰራበት ላገኘበት ስራ ሲሰራ ጥቅማ ጥቅም ላገኘበት የሚከፍለው ክፍያ ማለት ነው። ለምሳሌ። አንድ ሰው መንግስት ግብር ለመቀበል የግድ መጀመሪያ አስቀድሞ ለህብረተሰቡ ማሟላት ያለበት። ነገሮች አሉ እንደ ትራንስፖርት እንደ ውሃ እንደ መብራት እንደዚህ እንደዚህ አይነት ነገሮችን። አስቀድሞ ያ እንትን ያሟላል እነዚህ ህዝባዊ አገልግሎት የሚሰጡ ተቋማት ናቸው። እና እነዚህን ለተጠቀምበት እነዚህ ነገሮች እንዲንሸራሸሩ ለጋራ ጥቅም እንዲውሉ ላደረገበት ደግሞ ወይስ ለመንግስት ግብር ይከፍላል። ግብር እንደ እንትኑ ሊለያይ ይችላል ከፍ እና ዝቅ የሚልበት ሁኔታ አለው። በጣም በጣም ትልቅ ኢኮኖሚክ ሲስተም የሚያንቀሳቅሱ ሰዎች ትልቅ ግብር ሊከፍሉ ይችላሉ። ትናንሽ ደግሞ የሚኖሩ ሰዎች ግብር የማይጠየቁበት ሁኔታ ሁሉ ሊፈጠር ይችላል። እና ግብር እንደ ሁኔታው የሚለያይ እንደ ሁኔታው የሚወሰን የ ታክስ የስብሰባ መንገድ ነው ማለት ነው

እድል ይስጥልኝ ማለት መልካም ምኞት ይመስለኛል መልካም ምኞትን መግለጫ መንገድ ነው ብዙ ጊዜ ያልተለመደ አገላለጽ ነው ቢሆንም ግን ትርጉሙን ይሄን ያክል የሚያጣው አይመስለኝም። በጣም የተለመደ አማርኛ መሆን እና መግባባት መቻል ይለያያል። በአንድ አካባቢው ስላልተለመደ ይሄ ቃል አይነገርም ማለት አይቻልም። እና እድል ይስጥልኝ ማለት መልካም ምኞት በቃ ይሳካልህ እንደማለት ነው

ስድስት ማለት ቁጥር ነው አንድ ሁለት ሶስት አራት አምስት ስድስት ተብለው ከሚቆጠሩት ውስጥ አንዱ ነው። በስድስት በስድስት ምን መሰላቸው ብዙ ነገሮች አሉ ለምሳሌ አሁን እኛ ስድስትን እግዚአብሔር ስድስት ቀን ስራ የሰራባቸው ቀኖች አሉ ስድስቱ ቃላተ ወንጌል የሚባሉ አሉ እና በእንደዚህ የሚገለጽ ነገር ነው ከቁጥሮች አንዱ ነው። መጀመሪያ ካሉት ከአንድ እስከ አስር ካሉት ውስጥ ድምር ካሚሰጡት ከነዛ መካከል አንዱ ተደርጎ የሚወሰድ የመግባቢያ ዲጂት ነው አንድ አሀዝ አይነት ቁጥር ነው።

ሰነድ መረጃዎች ተሰብስበው ተከማችተው የሚቀመጡበት እንትን ነው። የሰነድ በብዙ አይነት መንገድ ሊዘጋጅ ይችላል። በወረቀት ሊዘጋጁ ይችላል በኮምፒውተር በፋይል ሲስተም ሊዘጋጁ ይችላል። ዋናው አለማው በፊት የተሰሩትን በኋላ በፊት የተሰሩ ነገሮችን መረጃቸውን ላለማጥፋት ዶክመንት አድርጎ የማስቀመጫ ዘዴ ነው።

አቀራረብ ማለት አንድን ነገር የምታቀርብበት ገለጻ ወይም ደግሞ ከሰው ጋር ያለው ኮንታክት ግንኙነት ሰውን የሚቀርብበት መንገድ ነው ማለት ነው። በአጭሩ ሲገለጥ

በስራ ለመጓዝ እየተዘጋጀው ነው ሌላ ከተማ መሄድ አለብኝ ጥቂት ቀናት እቆያለሁ። ሰብሰባዎች ተያይዘዋል መዳረሻዬ ማረጋገጥ አለብኝ ትኬቴ ተገዝቷል ሆቴሉ ተይዟል ሻንጣዬን ማሰባሰብ አለብኝ። የግድ ልብሶችን ማሽግ አለብኝ ላፕቶፔን ማምጣት አለብኝ። የሰነድ ቅጂዎችንም አዘጋጅቻለሁ አውሮፕላን ውስጥ መስራት እችላለሁ። አዲስ ቦታ ለማየት ለማየት እደሰታለሁ ግን ቤተሰቤን እናፍቃለሁ። የንግድ ጉዞ አንዳንድ ጊዜ አድካሚ ነው። ግን የስራ አካል ስለሆነ ነው።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

ምሽት ላይ ዜና እመለከታለሁ። ምን እየተፈጠረ እንደሆነ ማወቅ እወዳለሁ። ሀገር ውስጥ እና ውጪ ዜና ይኖራሉ። አንዳንድ ጊዜ ደስ የሚያሰኙ ናቸው። ሌሎቹ አሳዛኝ ናቸው። የአየር ሁኔታ መረጃ ይሰጣሉ። የስፖርት ውጤቶችን እወዳለሁ። ጋዜጠኞች መረጃ ያብራራሉ። አንዳንድ ጊዜ ከቤተሰብ ጋር እንወያያለን። ዜና መከታተል አስፈላጊ ነው። አለምን መረዳት ያስፈልጋል። ሰላሳ ደቂቃ ያህል ይወስዳል። ከዚያ ለእረፍት ይሄዳል።

ድመት አለኝ ስሟ ሉሲ ናት በጣም ውብና ተንኮለኛ ናት። በየቀኑ መመገብ መመገብ አለብኝ ውሃዋን መቀየር አለብኝ። ከእኔ ጋራ መጫወት ትወዳለች ትንሽ ኳስ ታሳድዳለች። አንዳንድ ጊዜ በእግሬ ላይ ተኝታ ሞቅ ተኝታለች ሞቅታዋን እሰማለሁ ስትታመም። ወደ ዶክተር እወስዳታለሁ ንጽህናዋን መጠበቅ አለብኝ። ሉሲ ቤተሰብ አባል ናት ከእሷ ጋር መሆን ያስደስተኛል። እንስሳት ፍቅርና ተጨባጭነት ይሰጣሉ።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

የእንቅልፍ ልምዴ ጥሩ ነው ብዙውን ጊዜ ዘግይቼ እተኛለሁ። ፊልም እመለከታለሁ ወይም አነባለሁ ከዚያ ለመነሳት ከባድ ይሆናል ማለዳ ላይ በጣም እደክማለሁ ቡናዬ ያስፈልገኛል። የመተኛት የመርሃ ግብር ማዘጋጀት አለብኝ ዶክተሮች ስምንት ሰዓት ይመክራሉ። ግን እኔ ስድስት ያህል እተኛለሁ በቂ አይደለም ስልኬን ባጣም በፊት ማስቀመጥ አለብኝ። የእንቅልፍ ጤንነት አስፈላጊ ነው ይህንን መለወጥ እፈልጋለሁ። በእረፍት የተሻለ እሰራለሁ።

የመስመር ላይ ግዢ ብዙ እጠቀማለሁ በጣም ምቹ ነው ከቤት መውጣት አያስፈልግም። ብዙ አማራጮች አሉ የተለያዩ ድረ ገጾችን እመለከታለሁ ዋጋዎችን አነጻጽራለሁ የደንበኛ ግምገማዎቼን አነባለሁ። ፎቶዎችና መግለጫዎች ይረዳሉ ወደ ጋሪ እጨምራለሁ የክፍያ መረጃ እገባለሁ ትእዛዙን በጥቂት ቀናት ይደርሳል። ማጠቢያ እንኳን አልፈልግም ግን አንዳንድ ጊዜ ውጤቱን እንደሚጠበቀው አይሆንም። መመለስ ያስፈልጋል በአጠቃላይ ጥሩ ልምድ ነው። ቴክኖሎጂ ህይወትን ቀላል ያደርጋል

የባህላዊ ዳንስ መማር ጀምሬያለሁ እስክስታ በጣም ውብ ነው። እግሮቼን እና ትክክሻዎቼን በልዩ መንገድ እንጠቀማለን የሙዚቃ ምትን መከተል አለብን። መምህሩ እንቅስቃሴዎችን ያሳያል እኛም እንደግማለን በመጀመሪያ ከባድ ነበረ። አሁን እየተሻልኩ ነው ከሌሎች ተማሪዎች ጋር እንለማመዳለን። ሁላችንም አብረን እንደምን እንደምናለን ባሕላችንን መጠበቅ አስፈላጊ ነው። በበዓላት ላይ እናቀርባለን ዳንስ ደስታና ኩራት ነው። ይህ የኛ ማንነት ነው

ተቀበል የ ሁለት አይነት ትርጉም ነገር ያለው እንትን ነው። በቃላዊ የቃላዊ ተቀበል አለ ለምሳሌ እንደ ምንድነው? እንደ ማሲንቆ መቺ ማሲንቆ መቺ። ግጥም የሚሰጠው ሰው ና በል ተቀበል ብሎ ነው የሚጀምረው። ከዚያ በተጨማሪ ደግሞ አንድን እቃ ለሆነ ሰው ስትሰጠው ና ተቀበለኝ ብሎ ተቀበል የሚለው ቃል እንደ በእንደዚህ ነው የሚተረጎም።

የመስመር ላይ ግዢ ብዙ ብዙ እጠቀማለሁ በጣም ምቹ ነው። ከቤት መውጣት አያስፈልግም። ብዙ አማራጮች አሉ የተለያዩ ድረ ገጾችንም እመለከታለሁ ዋጋዎችን አነጻጽራለሁ የደንበኛ ግምገማዎችን አነባለሁ። ፎቶዎችና መግለጫዎች ይረዳሉ ወደ ጋሪ እጨምራለሁ የክፍያ መረጃ እገባለሁ ትእዛዙ በጥቂት ቀናት ይደርሳል። ማጠቢያ እንኳን አልፈልግም። ግን አንዳንድ ጊዜ ውጤቱ እንደሚጠበቀው አይሆንም። መመለስ ይፈልጋል ያስፈልጋል። በአጠቃላይ ጥሩ ልምድነው ቴክኖሎጂ ህይወት ቀላል ያደርጋል

የባህላዊ ዳንስ መማር ጀምሬያለሁ። እስክስታ በጣም ውብ ነው። እግሮችን እና ትክሻን በልዩ መንገድ እንጠቀማለን። የሙዚቃ ምትም መከተል አለብን መምህሩን እንቅስቀሴዎችን ያሳያል። እኛ እንደግማለን በመጀመሪያ ከባድ ነው አሁን እየተሻልኩ ነው። ከሌሎች ተማሪዎች ጋር እንለማመዳለን። ሁላችንም አብረን እንደምናለን ባህላችንን መጠበቅ አስፈላጊ ነው። በበዓላት ላይ እናቀርባለን። ዳንስ ደስታ ትኩረት ነው። ይህ የእኛ ማንነት ነው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

አትክልት ስራ ማድረግ እወዳለሁ ትንሽ አትክልት ቦታ አለኝ። አተር ናቲማቲም እዘራለሁ በየቀኑ ውሃ አጠጣለሁ። ተክሎች ቀስ በቀስ ያድጋሉ አዲስ ቅጠሎች ሲመጡ ደስ ይለኛል። አፈር መቀነስ የአካል እንቅስቃሴ ነው እጆቼ ቆሻሻ ይሆናሉ። ግን ይህ ትክክለኛ ስራ ነው አበባዎችም እዘራለሁ ቀለሞች ያስደስቱኛል። የራሴ ምግብ ማብቀል ለውጥ ነው ተፈጥሮ ጋር መሆን ያረጋጋል። ያትክልት ስራ መደሰት ምርት ነው።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

መጽሐፍ ማንበብ የምወደው ተግባር ነው። በየሳምንቱ አዳዲስ መጽሐፍ እፈልጋለሁ ታሪኮችን አለም ይከፍታሉ። ታሪኮች አለም ይከፍታሉ ምናባዊ ቦታዎች እጎበኛለሁ። አዳዲስ ነገሮች እማራለሁ። አዳዲስ መጽሐፍ ያለቃሉ። ሌሎች ያሰቃሉ ደራሲዎች ብልህ ናቸው ቃላቸው ልብ ይነኩታል። ምሽት ላይ ከመተኛቴ በፊት አንባለሁ። ቤተ መጻፍ መሄድ እወዳለሁ። መጽሐፎች ጥበብ ይሰጣሉ የተለያዩ አስተሳሰቦችን። እረዳለሁ ማንበብ አይምሮን ያድ ያድጋል።

በየሳምንቱ ቤተሰቤን እደውላለሁ ከቤት ርቄ ስለምኖር። አናግራለሁ እናቴ ሁሌ በደስታ ትመልሳለች። ስለ ሁሉም ነገር ትነግረኛለች አባቴም መልስ ይሰጣል እህቶቼ ደስታቸውን ይጋሩናል። እናቃንሳለን ስለአዲስ ነገሮች እንነጋገራለን። የቤት ወሬዎችን እሰማለሁ አንዳንድ ጊዜ። ናፍቀሀኛል ግን ድምፃቸውን መስማት ያስደስተኛል። እዚያ ሁሉ ነገር እንዴት እንደሆነ እረዳለሁ። ግንኙነት በጣም አስፈላጊ ነው። ቤተሰብ ሁሌ በልቤ ውስጥ ናቸው

ከመንገድ ላይ ምግብ መግዛት እወዳለሁ ብዙ አማራጮች አሉ። ሳንቡሳ በጣም ጣፋጭ ነው ሞቅ ያለና ክሪስፒ ነው። የእንቁላል ሳንድዊች ጠዋት ላይ ነው ጥሩ። ጠዋት ላይ ጥሩ ነው። ፍሬሽ ጁስ እገዛለሁ። ከአቮካዶ ወይንም ማንጎ ሻጮች ፈጣን ናቸው። በቀጥታ በፊት ያዘጋጁታል። ዋጋው ርካሽ ነው። ከጓደኞችህ ጋር አብረን እንገዛለን። የመንገድ ምግብ ልዩ ጣዕም አለው። በየቦታው ይገኛል። ይህ የተለመደ ምግብ ነው።

የንግድ አውታር መረብ ዝግጅት ላይ ነበርኩኝ ብዙ ባለሙያዎች ተሰባስበዋል። አዳዲስ ሰዎች መጠቀም እድል ነው በመጀመሪያ ትንሽ ፈራሁ። ግን ወደ አንድ ቡድን ቀረብኩኝ ራሴን አስተዋውቄ ስለ ስራዬ ተናገርኩኝ። ሌሊቱም ሌሎችም ስለእነሱ ተ ነግረውኛል። የንግድ ካርዶች ተለዋወጥን። የሚገርም የሙያ አጋጣሚ ሰማሁ አንዳንዶች ምክር ሰጥተውኛል። የመገናኘት ግንኙነት መፍጠር ያስፈልጋል። ምናልባት ለወደፊት መተታበር እንችላለን ይህ እድል አሰፈ አመሰግናለሁ። የስራው አውታረ መረብ ለእድገት አስፈላጊ ነው

በየሳምንቱ ቤትሰቤን እደውላለሁ ከቤት ርቄ ስለመኖር እናገራለሁ እናቴ ሁሌም በደስታ ትመልሳለች። ስለ ሁሉም ነገር ትነግረኛለች አባቴ መልስ ይሰጣል እህቶቼ ደስታቸውን ይጋሩናል። እናቃንሳለን ስለ አዲስ ነገሮች እንነጋገራለን። የቤት ወሬዎችን እሰማለሁ አንዳንድ ጊዜ ናፍቀኝ ናፍቀኛል። ግን ድምፃቸውን በመስማት ያስደስተኛል። እዚያ ሁሉ ነገር እንዴት እንደሆነ እረዳለሁ። ግንኙነት በጣም አስፈላጊ ነው። ቤተሰብ ሁሌ በልቤ ውስጥ ናቸው።

ቅድመ በዓል ይቀርባል። ምን ላደርግ እያሰብኩ ነው፤ በየሳምንቱ ደክሜያለሁ እረፍት ያስፈልገኛል ምናልባት ጓደኞቼ እጋብዛለሁ አንዲት ፊልም እንመለከታለን። ወይም ወደ መናፈሻ እንሄዳለን የቤት እቃዎች ላጸዳ እችላለሁ። ልብስ ማጠብ አለብኝ፣ የታዘዙትን መጽሐፍ ማንበብ እፈልጋለሁ፣ አዲስ የምግብ አሰራር መሞከር ደስ ይለኛል። ጊዜው ፈጣን ፈጣን ያልፋል፤ እረፍት አስፈላጊ ነው። ለሳምንት መልሶ መሙላት መሰራት አለበት።

በስራ ለመጓዝ እየተዘጋጀው ነው ሌላ ከተማ መሄድ አለብኝ። ጥቂት ቀናት እቆያለሁ ስብሰባዎች ተያይዘዋል። መዳረሻዬን ማረጋገጥ አለብኝ ቲኬት ተገዝቷል ሆቴል ተይዟል። ሻንጣዬን ማሰባሰብ አለብኝ የኔ ግድ ለምሳሌ ሰዎችን ማሸግ አለብኝ ላፕቶፕንም ማምጣት አለብኝ። የሰነዶች ቅጂዎችን አዘጋጃለሁ አውሮፕላን ውስጥ መስራት እችላለሁ። አዲስ ቦታ ለማየት እደሰታለሁ። ግን ቤተሰብ እናፍቃለሁ የንግድ ጉዞ አንዳንድ ጊዜ አድካሚ ነው። ግን የስራ አካል ነው

በዓል ሲመጣ ሁሉም ደስተኛ ይሆናል ቤተሰብ ሁሉ ይሰበሰባል አዳዲስ ልብሶችን እንገዛለን። ጽጌረዳ እና እንጀራ እናዘጋጃለን ቤቱን እናጸዳለን አበባችን እናስቀምጣለን። ጎረቤቶች እርስ በእርሳቸው ይጎበኛኛሉ። ልጆች በጣም ይደሰታሉ ሁላችንም አብረን እንበላለን ሀገራዊ ዘፈኖችን እንዘፍናለን የቤተክርስቲያን ደወል ይሰማል። ሁሉም ሰው በረከት ይለዋወጣል ይህ የበአል ጊዜ ነው። በዓላት ህይወትን ይሞላሉ

ምርጥ ምግቤ ደሮ ወጥ ነው በጣም ጣፋጭ ነው። ቀይ በርበሬ ይጠቀማል ስጋና እንቁላል ይኖርበታል እንጀራ ጋር እበላለሁ። እሁድ ላይ እናቴ ታዘጋጀዋለች ቤቱ ሁሉ ጥሩ ይሸታል። ቤተሰቡ ሁሉ ይወዳል። ትንሽ ለውዝ ሲጨመር የተሻለ ይሆናል። ደረጃ በደረጃ በዝግታ መብላት ነው ከአይብ ጋርም ጥሩ ነው። ይህ ምግብ አሁንም እፈልጋለሁ ምግብ ቤቶች ላይም አዝዛለሁ። ደሮ ወጥ የኢትዮጵያ ልዩ ምግብ ነው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

ዛሬ ስልጠና ክፍለ ጊዜ አለ። አዲስ ሶፍትዌር መማር አለብን አሰልጣኙ እያሰረዳ ይሆናል በትኩረት ማዳመጥ አለብኝ ማስታወሻ እጽፋለሁ ከኮምፒውተር ላይ። እለማመዳለሁ አንዳንድ ተግባሮች ውስብስብ ናቸው ጥያቄዎችን እጠይቃለሁ ባልደረቦች እንዲሁ እየተማሩ ናቸው። እርስ በእርስ እንረዳዳለን የስልጣን አቁሳቁሶች ይሰጡናል። ይህ አዲሱ ክህሎት ለስራ ያግዛል የሚቀጥለው ሳምንት ትግበራ እንጀምራለን። ለውጥ አንዳንድ ጊዜ ከባድ ነው። ግን መላመድ አለብን ቴክኖሎጂ ያለምንም ይለወጣል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

ከመንገድ ምግብ መግዛት እወዳለሁ ብዙ አማራጮች አሉ። ሳምቡሳ በጣም ጣፋጭ ነው ሞቅ ያለን እና። ክሪስፕ ነው የእንቁላል ሳንድዊች። ጠዋት ላይ ጥሩ ነው። ፍሬሽ ጁስ እገዛለሁ ከአቮካዶ ወይም ከማንጎ። ሻጮች ፈጣን ናቸው በቀጥታ በፊትህ ያዘጋጃሉ ያዘጋጁታል ዋጋው ርካሽ ነው። ከጓደኞች ጋር አብረን። እንገዛለን የመንገድ ምግብ ልዩ ጣዕም አለው በየቦታው ይገኛል። ይህ የተለመደ ምግብ ነው

በየቀኑ በአውቶብስ እጓዛለሁ ጠዋት ላይ በሰዎች ተሞልቶ ይሆናል። ሁሉም ወደ ስራ እየሄዱ ናቸው አንዳንዶቹ እየተኛ ይጓዛሉ ሌሎች ሞባይል ይመለከታሉ። መስኮት አጠገብ መቀመጥ እወዳለሁ ከከተማ እይታ ውብ ነው። ህንፃዎች እና ሰዎች ላይ የእይ ይለፋሉ። አንድ ጊዜ ትራፊክ ይበዛል። አንዳንድ ጊዜ ትራፊክ ይበዛል መጠበቅ ያስፈልጋል። ሹፌሩ ፈጣን ያሽከራክራል ይህም የእለት ተእለት ጉዞ ነው። ሰዓት ወስዶ ይወስዳል። ግን ለማሰብ ጊዜ ይሰጣል

እምነቴ በህይወቴ ውስጥ ትልቅ ቦታ አለው። በየ እሁድ ቤተክርስቲያን እሄዳለሁ። ጸሎትና መዝሙር እወዳለሁ የወንጌል ትምህርት ምክር ይሰጣል። ከማህበረሰብ ጋራ መገናኘት ያስደስተኛል ቅዳሴ ሰላም ያስገኛል። በቤት ውስጥ እጸልያለሁ ጥዋትና ምሽት እንዘክራለን። የዕምነት መጽሐፍን አነባለሁ በጾም ጊዜ ህግን እከተላለሁ። ይህ መንፈሳዊ እድገትን ይሰጣል እምነት ተስፋ ይሰጣል። በእግዚአብሔር ላይ እተማመናለሁ

ምሽት ላይ ቤተሰብ አብረን እንበላለን ይህ የእለቱ ምርጥ ጊዜ ነው። እናቴ ጣፋጭ ምዝግብ ታዘጋጃለች እህቶቼ እየረዳት ይሆናሉ ሁላችንም በዙሪያ ተቀምጠን እንነጋገራለን። እያንዳንዱ የእለቱን ታሪክ ይነግራል። አባቴ ይስቃል እናቴ ትከታተላለች። ወንድሜ አዲስ ነገር ይናገራል እኔም የእለት ልምዴን እናገራለሁ። እንደዚህ አብረን መሆን እወዳለሁ ቤተሰብ የህይወት ማዕከል ነው። በየምሽቱ ይሄንን እናደርጋለን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

ዛሬ የስልጠና ክፍለ ጊዜ አለ አዲስ ሶፍትዌር መማር አለብን። አሰልጣኙ እያሰረዳ ይሆናል በትኩረት ማዳመጥ አለብኝ ማስታወሻ እጽፋለሁ በኮምፒውተር ላይ እለማመዳለሁ። አንዳንድ ተግባሮች ውስብስብ ናቸው ጥያቄዎችን እጠይቃለሁ ባልደረቦቼም እንዲሁ እየተማሩ ናቸው። እርስ በእርስ እንረዳዳለን የስልጠና ቁሳቁሶችን ይሰጡናል። ይህ አዲስ ክህሎት ለስራ ያግዛል። የሚቀጥለውን ሳምንት መተግበር እንጀምራለን። ለውጥ አንዳንድ ጊዜ ከባድ ነው ግን መላመድ አለብን። ቴክኖሎጂ አለመቋረጥ ይለውጣል። ይለው

ሳምንቱ ወሃ እጥረት አለ በየቀኑ አይመጣም በቦታው ላይ መሙላት አለብን ማለዳ ላይ ለሚመጣው ጊዜ እንጠብቃለን። ጆርካኖችንና በአንድ ማዘጋጀት አለብን ሁሉም ጎረቤቶች ይመጣሉ ረጅም መስመር ይፈጠራል። መጠበቅ ያሰለቻል። ግን ምርጫ የለም በኋላ ለህይወት አስፈላጊ ነው። መፍጠር እንችል ይሆናል ለማጠብና ለመምሰል እንጠቀማለን። በጥንቃቄ መጠቀም አለብን ውሃ ከፍተኛ ዋጋ አለው። ይህ ችግር ይፈታ ዘንድ ተስፋ አደርጋለሁ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

ስልኬን በጣም እጠቀማለሁ ሁሌ እየፈተሽኩ ነው። በማለዳ ምን ምን ገና ነቅቼ እመለከታለሁ የማህበራዊ ሚዲያ መተግበሪያዎቼ እከፍታለሁ። ወዳጆች ምን እንዳደረጉ እያየሁ ነው። መልእክቶችን እመልሳለሁ ሰዓታት ያልፋሉ። ይህ ጤናማ አይደለም። ሌሎች ነገሮችን ማድረግ አለብኝ። ይህን ማንበብ እንደ ማንበብ ወይም የአካል ብቃት እንቅስቃሴ። ግን ስልኬ ያስፈልገኛል። አስተያየቶችን ማንበብ እወዳለሁ ቪዲዮዎችን እመለከታለሁ። የስክሪን ጊዜህን መቀነስ አለብኝ ተጠቃሚ መሆን ይቻላል። ሚዛን ማግኘት ያስፈልጋል። ስልኮች ጠቃሚ ናቸው። ግን ቁጥጥር ያስፈልጋል

ዛሬ የምሽት የፊልም ምሽት ነው ጓደኞቼ ይመጣሉ። አዲስ ፊልም መምረጥ አለብን ምናልባት አስቂኝ ወይ ምንድነው? ፖፕኮርን ማዘጋጀት ጀምሬያለሁ መጠጦችን አዘጋጅቻለሁ ሁሉም በሶፋ ላይ እንቀመጣለን። መብራቱን እናጠፋለን በትልቁ ስክሪን እንመለከታለን አንዳንድ ጊዜ። እናስቀድዳለን። አስደሳች ክፍሎች ላይ እንወያያለን ፊልሙ ካለቀ በኋላ እንነጋገራለን። ምን እንደወደድን እንናገራለን የፊልም ምሽት የመዝናኛ ጊዜ ነው። የጓደኞቼ ጋራ። ጊዜ ማሳለፍ ይበልጣል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

ገበያ መሄድ አስደሳች ነው በየሳምንቱ እሄዳለሁ። ብዙ ነገሮች አሉ አትክልትና ፍርፍሬ እንገዛለን። እገዛለሁ ሻጮች ጥሩዎች ናቸው ዋጋ እንነጋገራለን። አንዳንድ ጊዜ ትንሽ እቀንሳለሁ። ደረቅ እቃዎችን እገዛለሁ ሰዎች በብዛት አሉ ድምጽና እንቅስቃሴ ይሰማል። ገብያው በጣም ተንቀሳቃሽ ነው። ትኩስ እቃዎችን ማግኘት ደስ ይላል የቤት እቃዎች ሁሉ ይገኛሉ። ይህ እለት ሁሌ እጠብቃለሁ በቀረጤት እሸከማለሁ።

አቀራረብ እያዘጋጀው ነው በመጪው ሳምንት ይሆናል። ስላይዶች ማዘጋጀት አለብኝ መረጃ በግልጽ መቅረብ አለበት። ምስሎችና ግራፎች ያስፈልጋሉ በድምጽ ከፍ አድርጌ መላመመድ አለብኝ። በራስ መተማመን ማሳየት አለብኝ። ጥያቄዎችን መመለስ እችል። የቡድን አባላት ያግዙኛል አስተያየታቸውን እጠይቃለሁ አቀራረቡን እናሻሽላለን በዓለኝም በጣም አሳሳቢ ነው። ግን መዘጋጀት አለብኝ ደንበኞች በሙያዊነት እንደምናሰራ ማየት አለባቸው። በመጨረሻ ስኬታማ ይሆናል ተስፋ አደርጋለሁ።

ቤቶቻችን ጥሩ ጥሩዎች ናቸው ከብዙ አመታት ጀምሮ እናውቃቸዋለን። እርስ በእርሳችን እንረዳዳለን ሹኮኮ እንለዋወጣለን አንዳንድ ጊዜ አብረን ቡና እንጠጣለን። ልጆቻቸው ከእኛ ልጆቼ ጋር ይጫወታሉ በበዓል ጊዜ አብረን እናከብራለን። መፍትሄ ከፈለግን ይረዱናል በየሰሞኑ እንገናኛለን። አንዳንዳቸው በእድሜያቸው ከፍ ያለ ናት ምክር ይሰጡናል። ጎረቤቶች እንደ ቤተሰብ ይሆናሉ መልካም ግንኙነት አስፈላጊ ነው። ይህ ማህበረሰብ ስሜት ይፈጥራል።

ፀጉሬን ለመቁረጥ ጊዜ ደርሷል በየወሩ እሄዳለሁ መስተካከል ያስፈልገዋል የፀጉር አስተካካዬ ጥሩ ናት። ምን እንደምፈልግ ታውቃለች አንዳንድ ጊዜ አዲስ ስታይል እሞክራለሁ። መጀመሪያ ታጥበዋለች ከዚያ ትቆርጠዋለች። በመስታወት እመለከታለሁ በዙሪያ ሴቶች ሌሎች እየታደሉ ናቸው። ሁላችንም እንነጋገራለን ስለ ህይወትና ስራ እንወያያለን የሳሎን ጊዜ ማረጋጋት ነው። ይሄ ከዚያ ፀጉሬ ደስ ይለኛል። ንፁህና መስተካከል ተሰምቷል

ዛሬ በሽታ ሰማኝ ራስ ምታትና ትኩሳት አለብኝ ወደ ስራ አልሄድኩም። ቤት ውስጥ በአልጋ እንቆያለሁ። ብዙ ውሃ እጠጣለሁ መድሃኒት ወስጃለሁ። እናቴ ሹርባ ላከችልኝ ሞቅ ያለ ነው ትንሽ ያህል እበላለሁ። ድካም ይሰማኛል ማንበብ እንኳን አልችልም። ፊልም ብቻ እመለከታለሁ ለመተኛት እሞክራለሁ እረፍት ምርጥ። መድሃኒት ነው። ነገ እንደምሻል ተስፋ አደርጋለሁ። ጤንነት አስፈላጊ ነው።

የእለት ምሳ ጊዜ መጣ ከቢሮ እወጣለሁ አንዳንድ ጊዜ በካፍቴሪያ እበላለሁ ዛሬ ከቤቴ አምጥቼ ነው። እናቴ እንጀራ ወጥ ፈጥራለች የማይክሮዌቭ እሞቀዋለሁ። በወደድኩ ቦታ ተቀምጫለሁ። ባልደረቦቼ አብረው እንበላለን ስለተለያዩ ነገሮች እንነጋገራለን አንዳንዶች ስላጋጠሟቸው ነገሮች ይዘክራሉ ሌሎች ስለቀልዶች ይነግራሉ። ይህ የእረፍት ጊዜ ነው። ሰዓት አንድ ስላልባት ከዚያ ወደ ስራ እንመለሳለን። የምሳ ጊዜ አስፈላጊ እረፍት ነው

የአካል ብቃት እንቅስቃሴ መደበኛ ማድረግ ጀምሬያለሁ። ሳምንት ሶስት ጊዜ እሞክራለሁ ጠዋት ለመነሳት ከባድ ነው። ግን ከተራመድኩ በኋላ ደስ ይለኛል መራመድና መሮጥ። እሰራለሁ አንዳንዴ የመታጠፍ እንቅስቃሴዎች አደርጋለሁ አካሌ እየተለወጠ ነው። የበለጠ ጠንካራ ይሰማኛል ጤነኛዬም እየተሻለ ነው። ከጓደኛ ጋር አብሮ መስራት ያበረታታል ያበረታታል እርስ በእርሳችን እንገፋፋለን። ሰላሳ ደቂቃ ያህል ይወስዳል ይህ። እንደ ልምምድ ማድረግ ለማድረግ እፈልጋለሁ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

እና ለኔ ልዩ ነገር ነው በየቀኑ ሶስት ጊዜ እጠጣለሁ የቡናው ሽታ ብቻውን ያስደስተኛል። በቤታችን ባህላዊ ቡና እናዘጋጃለን በመጀመሪያ እናነሳዋለን ከዚያ እንፈጨዋለን ጀበና ውስጥ እናፈላዋለን። ጓደኞቼ ሲመጡ አብረን እንጠጣለን። ቡና መጠጣት እረፍት ማግኘት ነው የቡና ሽታ ቤት ሁሉ። ይሞላል ግን ይህ ጊዜ በጣም እወደዋለሁ ቡና ያለበት ቀን ጥሩ ቀን ነው። ይህ የእለት ተእለት ልምድ ነው።

ምሽት ላይ ዜና እመለከታለሁ ምን እየተፈጠረ እንደሆነ ማወቅ እወዳለሁኝ። ሀገር ውስጥና ውጪ ዜና ይኖራል አንዳንድ ጊዜ ዜናዎች። ደስ የሚያሰኙ ናቸው ሌሎች አሳዛኝ ናቸው የአየር ሁኔታ መረጃዎች። ይሰጣሉ የስፖርት ውጤቶች እወዳለሁ ጋዜጠኞች መረጃ ያብራሩናል። አንዳንድ ጊዜ ከቤተሰብ ጋር እንወያያለን ዜና መከታተል አስፈላጊ ነው። አለምን መረዳት ያስፈልጋል ሰላሳ ደቂቃ ያህል ይወስዳል። ከዚያ ለእረፍት ይሄዳል።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

ልብስ የማጥበበት ቀን ሁሌ ረቡ ነው። ቆሻሻ ልብሶችን እሰበስባለሁ በቀለም እለያያለሁ። ነጭ እና ቀለማት የተለያዩ ናቸው በማሽን አጥቤ እያሞኛለሁ። መሸት መረጃ አስፈላጊ ነው። ደረቅ ሳይሆን በገመድ ላይ እሰቅላለሁ ፀሀይ ያደርቃቸዋል። ሽቷቸው ደስ የሚል ነው ከደረቁ ከደረቁ በኋላ እቀበላ እቀበላለሁ። አንዳንድ ልብሶችን አለብ አለብ ድባለሁ። እለበድባለው ንጹህ ልብስ መልካም ስሜት ይሰጣል። ይህ የሳምንት ተግባር ነው ሁሌም ማድረግ አለበት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

ልብስ የማጥብበት ቀን ሁሌ ረቡዕ ነው ቆሻሻ ልብሶችን አስገባለሁ በቀለም አይዳል እለያያለሁ ነጭና ቀለማት የተለያዩ ናቸው። በማሽን አጥቤ እያሙኛለሁ ሙሽት መሸት መረጃ አስፈላጊ ነው። ደረቅ ሳይሆኑ በገመድ ላይ እሰቅላለሁ ፀሀይ ያደርቃቸዋል። ሽታቸው ደስ የሚል ነው ከደረቁ ጋር እቀበላለሁ። አንዳንድ ልብሶች እለብዳለሁ ንጹህ ልብስ መልካም ስሜት ይሰጣል ይህ የሳምንት ተግባሬ ነው። ተግባር ነው ሁሌ ማድረግ አለበት።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

አዲስ ጫማ መግዛት አለብኝ አሮጌው ጫማዬ ተበላሽቷል ወደ ሱቅ ሄድኩኝ። ብዙ አማራጮች አሉ ቀለሞችና ቅጦች የተለያዩ ናቸው። አንዳንዱ እሞክራለሁ ምቹ መሆን አለባቸው። አንዳንዶች በጣም ጥበበኛ ናቸው። ሌሎች በጣም ትልቅ ናቸው ለረጅም ጊዜ መራመድ እችል። ቆዳ ጫማ ጥሩ ጥራት አለው። ግን ዋጋው ውድ ነው ስፖርት ጫማዎች ምቹ ናቸው በመጨረሻ አንዱን መረጥኩ። ጥቁርና ቀላል ቅጥ ደስ ብሎኛል።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

አትክልት ስራ ማድረግ እወዳለሁ ትንሽ የአትክልት ቦታ አለኝ አተርና ቲማቲም እዘራለሁ በየቀኑ ውሃ አጠጣለሁ። ተክሎች ቀስ በቀስ ያድጋሉ አዲስ ቅጠሎች ሲወጡ ደስ ይለኛል። አፈር መነቀስ የአካል እንክብካቤ እንቅስቃሴ ነው። እጆቼ ቆሻሻ ይሆናሉ ግን ይህ ትክክለኛ ስራ ነው አካባቢዎች እዘራለሁ። አበባዎችም እዘራለሁ ቀለሞች ያስደስቱኛል የራሴ ምግብ ማብቀል ለውጥ ነው። ተፈጥሮ ጋር መሆን ያረጋጋል ያትክል ስራ መደሰትና ምርት ነው

ሙዚቃ ያለ ሁለት ህይወት አይቻልም። በየቀኑ እሰማለሁ የኢትዮጵያ ሙዚቃ ምርጥ ነው ባህላዊ መሳሪያዎች ልዩ ድምጽ አላቸው። ዘመናዊ ዘፈኖችም እወዳለሁ ሲሰራ ሙዚቃ ያግዘኛል በመኪና ውስጥ እሰማለሁ። ከጓደኞቼ ጋር አዲስ ድምፆችን እንለዋወጣለን አንዳንድ ዘፈኖች ያነቁኛል። ሌሎች ደግሞ ደስ ያሰኙኛል ሙዚቃ ስሜትን ይለውጣል። ቃላቱ ትርጉም አላቸው ሁሌም ማዳመጥ እፈልጋለሁ ሙዚቃ ህይወት ነው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

በህይወቴ ውስጥ በጣም አስፈላጊዎች ናቸው። ከልጅነቴ ጀምሮ አንዳንዶች አሉ እርስ በእርሳችን እንረዳዳለን በችግር ጊዜ ይቀራረቡናል በደስታ ጊዜ አብረው ይሳቃሉ። ሚስጥሮችን እንለዋወጣለን በየቅዳሜው አብረን እንሰበሰባለን ቡና እንጠጣለን። ታሪኮችን እንነጋገራለን አንዳንድ ጊዜ እንጨቃጨቃለን ግን ፈጥነን እንቅርታ እንጠይቃለን። ጓደኝነት እምነት ያስፈልገዋል እውነተኛ ጓደኛ እድለኛ ያደርገዋል። ከእነርሱ ጋር መሆን ደስ ይላል።

የቪዲዮ ጥሪዎች አሁን እየተለመዱ ናቸው። ከቤተሰብ ጋራ ለማገናኘት እጠቀማለሁ ፊታቸውን ማየት ደስ ይለኛል በስልክ ብቻ ከማውራት የተሻለ ነው። አንዳንድ ጊዜ የስራ ሰብሰባዎች በቪዲዮ ናቸው። ሁሉም ከስራ ቤት እየሰሩ ይሆናሉ። ጥሩ የበይነ መረብ ግንኙነት ያስፈልጋል። አንዳንድ ጊዜ ግንኙነቱ። ይቆራረጣል ወይም ድምፁ መዘግየት ይኖረዋል ግን በአጠቃላይ ይሰራል። ቴክኖሎጂ ርቀቶችን ያሳንሳል ሰዎችን በይታ ማየት ግንኙነትን ያጠናክራል። ይህ ዘመናዊ። ይህ ህይወት አካል ነው

እምነቴ በህይወቴ ውስጥ ትልቅ ቦታ አለው በየእሁድ ቤተክርስቲያን እሄዳለሁ ጸሎትና መዝሙር እወዳለሁ የወንጌል ትምህርት ምክር ይሰጣል ከማህበረሰብ ጋር መገናኘት ያስደስተኛል። ቅዳሴ ሰላም ያስገኛል በቤቱ ውስጥም እጸልያለሁ ጠዋትና ምሽት እንዘክራለን። የእምነት መጽሐፍ አነባለሁ። በጾም ጊዜ ህግን እከተላለሁ ይህ መንፈሳዊ እድገት ይሰጣል። እምነት ተስፋን ይሰጣል በእግዚአብሔር ላይ እተማመናለሁ

የእለት ምሳ ጊዜ መጣ ከቢሮ እወጣለሁ አንዳንድ ጊዜ በካፍቴሪያ እበላለሁ። ዛሬ ከቤት አምጥቼ ነው እናቴ እንጀራ እና ወጥ ፈጥራለች የማይክሮዌብ እሞክ እሞቀዋለሁ በወደድኩ ቦታ ተቀምጫለሁ ባልደረቦቼ አብረው እንበላለን ስለተለያዩ ነገሮች እንነጋገራለን አንዳንዶች ስላጋጠሟቸው ነገሮች ይዘክራሉ ሌሎች ለቀልዶች ይናገራሉ ይህ የእረፍት ጊዜ ነው። ሰዓት አንድ ስላለ ስላለባት ከዚያ ወደ ስራ እንመለሳለን የምሳ ጊዜ አስፈላጊ እረፍት ነው

በመስኮት ጎን መቀመጥ በጣም ነው የምወደው። ብዙ ጊዜ ቤትም ይሁን ስራ ቦታም ይሁን መኪናም ላይ ይሁን በመስኮት በኩል ነው የመቀመጠው። ነፋስ ቀዝ ቀዝ ቀዝ ያለ ነፋስ በትንሹ እንዲገባ መስኮቱን እከፍትና በተለይ መኪና ላይ የሄድኩኝ ከሆነ አጠገቤ ላይ ያለው ሰው ብዙም ስሜት የማይሰጥና። ለወሬ ለአንዳንድ ጉዳዮች ለመጫወት ማይመቼ አይነት ከሆነ። ፊቴን ወደ መስኮቱ አዙሬ ከውጭ ውጭ ውጭ እያየሁ መሄድ ደስ ይለኛል። እቤት ከሆነና ብቻዬን ከሆንኩኝ ረጅም በትልቅ ወንበር መስኮት ጥግ እቀመጣለሁ። ከውጪ የሚታየውን እያየሁ መጽሐፌን ዘርግቼ ነው ቁጭ የምለው። ቢሮዬ በርግጥ ለእንደዚህ አይነት ጉዳይ የተመቸች ነች። የመስኮቱ መስታወት ስለሆነ ብከፍተውም ባልከፍተውም ውጭ ያለውን አየር ንብረት ያሳየኛል ይሄን ውጭ ያለውን እንቅስቃሴ ያሳየኛል። ከዚህ የተነሳ መስኮት ላይ መቀመጥ አንዳንዴ ነፋስ ማግኘት በሞቀ አየር ንብረት ውስጥ ከመቀመጥ የተሻለ ነው። በሽታ ሚከላከልበት ሁኔታ አለ። ብዙ ሰዎች ረጅም መንገድ ሲሄዱ ውጪውን አገግግ አየሩን እየቃኙ የሚሄዱበት ሁኔታ ለአውሮፕላንም ላይ እኮ ተቀምጠው ወደ መሬት ወደ ግራውንድ ፎቶ እያነሱ የዱንድ አይነት ሱስ ያለባቸው የፎቶ ሱስ ያለባቸው ሰዎች። አሉና በእንደዚህ አይነት ሁኔታዎች ላይ ውስጥ መስኮት ዳር መቀመጥ መስኮት ላይ መቀመጥ። ፈልገን የምናገኘው ነገር ነው። ሶ እንኳን ባይ እንትን ብለን እኛ ቦታውን ቀይረን ለመቀመጥ እንጠይቃለን ያው እሺ ካልሆነና የሚቀመጠው ሰው ከተስማማልን ማለት ነው